አዎ የመንገዴ ስም አውቀዋለሁ አብዛኛው ጊዜ ወደ ተለያየ ቦታ ስንሄድ መንገዳችንን ካወላወቅነው እዛ የፈለግነው ቦታ ላንደርስ እንችላለን። ስለዚህ መንገድ የመንገድህን ስም ማወቅ ግዴታ ነው። አብዛኛው ጊዜ በእግርና በመኪና እሄዳለሁ። አብዛኛው ጊዜ ግን በእግር ነው የምሄደው እኔ

እሺ በኢትዮጵያ ውስጥ በጣም ብዙ ማዕድኖች አሉ። ለምሳሌ ለመጥቀስ ካህል ጨው የድንጋይ ከሰል ወርቅ አልሙኒየም ኮቫልት የመሳሰሉ ማዕድኖች አሉ። እና አብዛኛው ጊዜ በብዛት የሚገኘው እና በአካባቢው የሚገኘው ማዕድን ቢኖር ጨው ነው። እና ጨው በውስጡ እነ ካልሺየም አይረን የያዘ ነው። እና ቀን ለቀን ውላችን ደግሞ ጨው ሳንጠቀም አንውልም። በምግብ ስለዚህ እኔ በብዛት የምጠቀመው የማዕድን አይነት ጨው ነው።

አዎ በቤቴ ልዩ የሆነ መቀመጫ አለ ግን አልፎ አልፎ እህቴ ትቀመጥበታለች ይህ ልዩ የቤቴ መቀመጫ ደግሞ እኔ የምጠቀመው። ኮምፒውተሬን አስቀምጬ ለጽህፈትና የተለያዩ የምስራቅ ጊዜዎች በዛን የምሰራው እና አብዛኛው ጊዜ ለማጥናት ስፈልግም። የቤቴ ልዩ የሆነ መቀመጫ ትጠቀማለህ? ይሄ ደግሞ ንጽህናው የጠበቀ በጣም ደስ የሚል ነው

እኔ በቀን ሶስት ጊዜ ነው የምመገበው። እና ጧት ቀን እና ማታ ማለት ነው። በአብዛንያው ጊዜ በቀትር የምመገበው የምመገበው አይነት ፓስታ ባትክልት አድርጌ በዳቦ ነው ይሄ ደግሞ ለሰውነቴ በጣም ይስማማኛል: :እና በሰውነታችንም የመፈጨት ሀይሉ በጣም ዝቅተኛ ነው። ማለት ለምሳሌ ስጋ በሆዳችን ውስጥ ለአሥራ ስምንት ሰዓታት ሊቆይ ይችላል። ርዝ ግን በቀላሉ ይሄ የቀትር ምግብ የምበላው- ፓስታ በአትክልት ግን በቀላሉ የምፈጭ ነው። እና በቀትር ጊዜ የምበላው እኔ ፓስታ በአትክልት ነው።

አዎ በፍጥነት መተየብ እችላለሁ። እና በፍጥነት መተየብ ደግሞ ጊዜዬን ይቆጥባል። እና የተለያዩ ስራዎችም በጥራት ለመከነው ያግዘናል። እና እኔ የምተይበው አብዛኛው ጊዜ በስልኬ ነው። ጥራት ያለው ትምህርቶችን ስራዎችን በዛ አከናውናለሁ። እና በፍጥነት መተየብ ለሀገር እድገትና ለኢኮኖሚ በጣም ወሳኝ ነው።

እኔ የምወደው ቀለም በጣም የምወደው ቀይ ቀለም ነው እና ቀይ ቀለም ብዙ አይነት በኢትዮጵያውያን አመለካከታለሁ። ለምሳሌ የተለያዩ የሞቱ በሰማዕትነት እነሱን ለማስታወስ ያግዘናል። ሁለተኛ ደግሞ ቀይ ቀለም። በጣም የጥራት የሚያደርግ ሰው የሚያስታውሰው ነው። በዚህ ምክንያት በውስጤ በጣም የምወደው ቀለም ቀይ ቀለም ነው።

ለስራ እጓዛለሁ አብዛኛው ጊዜ ለስራ የምጓዘው በእግሬ ነው። ከቤቴ እስከ ስራ ቦታዬ ያለው የአምስት ኪሎ ሜትር ያህል ርቀት አለው። እና አብዛኛው ጊዜ በእግሬ እጓዛለሁ ይሄ ደግሞ ለአካል እንቅስቃሴ እና ለጤንነት ወሳኝ ነው። በመንገድም የተለያዩ አዲስ ነገሮችን አዲስ ሰዎችን እያየ መመልከት ደግሞ መንፈስን ያድሳል። እና ለስራ በእግሬ እጓዛለሁ

አዎ የስራ ገደብ አስተካክላለሁ ምክንያቱም የስራ ገደብ ከላደረግንበት የመድከም ስሜትም ልሰማን ይችላል አብዛኛው ጊዜ እኔ ስራ የምገባው ሁለት ሰዓት ነው። እና ስድስት ሰዓት ለምሳ ወጥቼ ስምንት ሰዓት ደግሞ እመለሳለሁ ይሄ ደግሞ ወሳኝ ነገር ነው። የስራ ገደብ ሁል ጊዜ የማስተካክለው እህል እሁድ ሲሆን የስርዓተ ህጌን አስተካክላለሁ

የስራ ቦታ ደህንነቴ በጣም ደስ የሚል ነው ብዙ የሚረብሽ ነገር የለውም። አብዛኛው ጊዜ የስራ ቦታ ደህንነት የከፋ የሚሆነው መስተቤት አካባቢ በበዛበትና ሰው በሚበዛበት ነው። እና የስራ ቦታ ደህንነቱ ደግሞ በጣም ጥሩ ነው። ምክንያቱም እዛ አካባቢ ሁሉ ሰዎች በስራ ወይም ደንበኞች የበዛበት ስለሆነ የስራዬ ቦታ ደህንነቱ የተጠበቀ ነው።

በእጅ መጽሐፍ እወዳለሁ አብዛኛው ጊዜ በእጅ እጽፋለሁ። በኢትዮጵያውያን አሁን አሁን በሰለጠነው ማህበረሰብ ልክ እንደ አዲስ አበባ እና ትላልቆች ከተሞች በሚባሉ የሚጻፈው በኮምፒውተር እና በሞባይል አፕሊኬሽኖች ሊሆን ይችላል። እና እኔ የምጽፈው አዛኛው ጊዜ በእጅ መጻፍ ነው። ይሄ ደግሞ የተለያዩ ሙያን እንደማዳበር ይቆጠራል

በቀን እኔ በጣም ብዙ አይነት መሳሪያዎች እጠቀማለሁ ለምሳሌ ስክብሪቶ ደብተር እና እርሳስ ወንበር ኮምፒውተር የመሳሰሉ መሳሪያዎች እጠቀማለው እነዚህ መሳሪያዎች ደግሞ የቀን ዉሎችንን በፍጥነት እንድናከናውንና እንድንጨርሳቸው ያደርጋል። በዚህ ምክንያት የተለያዩ መሳሪያዎች መጠቀም ግዴታ ነው።

አዎ ውሃ ማምጣት አውቃለሁ በገጠር ማህበረሰብ እዛ ነው ያደግኩት እና ውሃ የማመጣው በጣም ሩቅ ከሆነ ወንዝ ሄጄ ነው የምቀዳው። የምቀዳው ደግሞ የተለያዩ ነገር ያገለግለናል። ለምሳሌ ልብስ ለማጠብ እቃዎች ለማጠብ ቤት ለመወልወል እና ለመጠጦች የሚዘጋጅ ነገሮች ማለት ነው። ለምሳሌ እንደጠላና በቀጥታም ውሃ ለመጠጣት እንጠቀምበታለን

ቤተሰብ በአመት በጣም ብዙ ጊዜ እንሰበስባለን ይሄ የምንሰባሰበው ደግሞ ለተለያዩ ነገሮች ነው። ለምሳሌ በበዓላት ሊሆን ይችላል በልደት ሊሆን ይችላል በጥምቀት እንዲሁም በልደት ክርስትና በሰርግ እንሰበሰባለን። ስንሰበሰብ የቤተሰብ ትውውቅ እናደርጋለን። ከእነሱ ጋር ፍቅር እንመሰርታለን። እንዲሁም የተለያዩ ሀሳቦችን አስነስተን ጉዳዮችን እንጨርሳለን።

ሾርባ አልወድም ማለት ሾርባ ሆዴ ስለሚነፋኝ በዚህ ምክንያት ተጠቅሜ አላውቅም ሾርባ። ቤትም አይሰራም አልፎ አልፎ በተለያዩ ካፌዎች ምናምን ሊሰራ ይችላል። እኔ ግን አልጠጣም ምክንያቱም እሆዴ የማይስማማኝ ነገር ደግሞ ሙሉ ቀን ረብሸኝ ይውላል። ለዚህ ሽርባ አልወድም።

ጾም ዕጾማለው አብዛኛው ጊዜ ጾም መጾም በሃይማኖት ያለው ጉዳይ ሲሆን ጾም መጾም ደግሞ ከአምላክ ጋር ያገናኘናል ይሄ ደግሞ ወሳኝ ነው። ጸሙ የምጾመው እስከ ማታ አስራ አንድ ሰዓት እጾማለሁ። ይሄ በጣም ደስ የሚል ነው። ቤተሰቦቼ በሙሉ እስከ ማታ አስራ አንድ አስራ ሁለት ይጾማሉ። እኔም እስከ አስራ አንድ ሰዓት እጾማለሁ

በዚህ ቅዳሜና እሁድ የማደርገው ብዙ አይነት ስራዎች እሰራለሁ ለምሳሌ ልብስ አጥባለሁ ቤቴን አጸዳለሁ እንዲሁም የተለያዩ ከትምህርቴ ጋር የሚሄዱ ጥናቶችንም እነሱንም አጥንቼ እጨርሳለሁ። እና ከቤተሰቦቼ ጋር ሆነንም ከጓደኛዬ ሆነን ወደ ክለብ እናወጣለን። እና ይሄ ሁሉም ይሰራል በቅዳሜና እሁድ ነው። አብዛኛው ጊዜ እሁድ እሁድ ሲሆን የእረፍት ሰዓት ስለሆነ ለኔ በጣም የሚመቸኝ ጊዜ እሁድ ነው

ጠዋትን የምበላው ዳቦ በሻይ ነው ይሄ ቀለል ያለ ምግብና ቀኑን ሙሉ ሆዳችንን ሊነፋው የማይችለው የምግብ አይነት ነው። እና ዳቦ በብዙ አይነት ይዘጋጃል። አብዛኛው ጊዜ ከስንዴ ነው የምዘጋጀው። እንዲሁም ሻይም በቀላሉን ከምናገኛቸው የተዋጾ ተዋጽዎቾች በቀላሉ ይገኛል። ሁል ጊዜ ይሄንን ነው የምጠቀመው

የምሳ እረፍቴ ከስድስት እስከ ስምንት ሰዓት ባለው ሁኔታ ነው እና ለሁለት ሰዓት የምሳ እረፍት አደርጋለሁ። ይሄ ደግሞ ደክሞኝ አርፍጄ የምሳ እረፍቴ በሁለት ሰዓት ውስጥ በጣም እዝናናለሁ። እና እንደ አዲስ ደግሞ ወደ ስራ ለመግባት አዲስ መንፈስ እና አዲስ እንቅስቃሴ አድርጌ እነሳለሁ እና የመሳ እረፍቴ በቀን ለሁለት ሰዓት ነው

አዎ የወተት ተጻዕቦች እወዳለሁ አብዛኛው ጊዜ እርጎና አይብ እወዳለሁ። እርጎ በተለይ ወተቱ ገና ሳያወጣ ስለሆነ በጣም ለሰውነትም ጥሩ ነው። በውስጡም ብዙ የቫይታሚን አይነት እና ሰውነትም ለመወፈር ፕሮቲኖች በውስጥ የያዘ ነው። እና የወተት ተዋጽኦዎች ይወዳሉ በአብዛኛው ጊዜ በኢትዮጵያውያንም በብዛት የሚገኘው ወተት ነው።

እኔ ከቤትና ከውጭ አብዛኛው ጊዜ ማሳለፈው በቤቴ ነው እና በቤቴ እመርጣለሁ ምክንያቱም የተለያዩ ነገሮች አሉ በውጭ ቤቴ ሲሆን ግን በጣም ጸጥታ የበዛበትና ከቤተሰቦቼ ጋር ጥሩ ጊዜ የማሳልፍበት ነው። እና የተለያዩ ስራዎችም የመስመር ጊዜ ይሁኑ የመስመር ስራዎች ቤቴ ሆኜ ቁጭ ብዬ ነው የምሰራው እና አብዛኛው ጊዜ እኔ የማሳልፈው ቤቴ ውስጥ ነው።

አዎ እህል መፍጨት አውቃለሁ አብዛኛው የምፈጨው ደግሞ በባህላዊ መንገድ ይህ በድንጋይ ተደርጎ የሚፈጭ ነው። ይሄ ደግሞ እናቴ አግዛታለሁ። ምክንያቱን ያደኩበት በጣም ገጠራማ የሆነ ኤሌክትሪክ በማይገኝበት ቦታ ነው። ስለዚህ የተለያየ ምግቦችን የምናዘጋጀው ራሳችንን እየፈጨ ነው።

አዎ በመስመር ላይ ቪዲዮዎች እመለከታለሁ አብዛኛው ጊዜ በመስመር ላይ ቪዲዮ መመልከት ቀጥታ የሆነ ሀሳቦች እና የተለያዩ የ ስራ አይነቶች በቀጥታ በመስመር መመልከት። የመጀመሪያውን እኛ ተቀባይ እንድንሆን ያደርገናል ስለዚህ በመስመር ላይ ቪዲዮ መመልከት። እውቀትን ያሳድጋል እንዲሁም ጊዜን ይቆጥባል። አብዛኛው በመስመር ላይ ቪዲዮ የምመለከተው በማታ አካባቢ ሊተኛ ሲል ነው።

የቅጥር ሂደት በጣም ከባድ ነው። ምክንያቱም ኢትዮጵያ ውስጥ ቅጥር ለማግኘት የሚከብደው ነገር አንደኛው ተፎካካሪ በጣም የበዛበት ነው ሁለተኛ ደግሞ ቅጥር ለማግኘት ግዴታ ቤተሰብ ያስፈልጋል። ይሄ ደግሞ ጉበኝነት ሙሉ በሙሉ እስካልጠፋ ድረስ በኢትዮጵያውያን። ቅጥር የቅጥር ሂደት በቀላሉ ማግኘት በጣም የከበደ ነው። እና ይሄ ይሄ ደግሞ ህብረተሰብና መንግስት አንድ ላይ ሆኖ ሊሰራበት የሚገባ ጉዳይ ነው።

ይቅርታ መጠየቅ ቀላል አይደለም ምክንያቱም እኛ ወይም እኔ ራሴ ጥፋት አጥፍቼ ከሆነ ሰዎችን ይቅርታ ለማለት ይከብደኛል። እነሱ ያጠፉት ጥፋት ደግሞ እኔ ይቅርታ ለማለት በጣም ቀላል ነው። እና ይቅርታ መጠየቅ ደግሞ። በሃይማኖትም የተፈቀደ ነው ልክ እንደ ኢትዮጵያውያን ባህልም የተፈቀደን ነው። እና በአካባቢያችን በጣም ይቅርታ ወይም የሚያሳታርቁ ብዙ ሰዎች አሉ። በእነሱ መንገድ ተጠቅመን ይቅርታ እንጠይቃለን

የትውልድ ከተማ የኔ በራያ አካባቢ በሚባል አለማጣ ነው የተወለድኩት እዛ ማህበረሰብ በጣም ጨዋማ የሆነ በስርዓት እና በህግ የሚመራ የፍቅር ሀገር ነው። እና በጣም ነው የምወደው የራሴ ከተማ። አሁን ያለሁበት አዲስ አበባ ቢሆንም ግን ሁል ጊዜ ስራ ሀገሬ በጣም እናፍቃለሁ። እና አለማጣ ነው የተወለድኩት።

ኢሜል እጠቀማለሁ ኢሜል መጠቀም ለተለያዩ ስራዎችን ለመስራት ያግዘናል ለምሳሌ። ከፕሌይ ስቶር የተለያዩ አፕሊኬሽኖች ወይም መተግበሪያዎች ለማውረድ ግዴታ ኢሜል ያስፈልጋል። እንዲሁም የተለያዩ የመስመር ስራዎች ለመስራት ኢሜል ይጠይቃል። እንዲሁም ገንዘብ እንትን ከአንድ ሰው ወደ ሌላ ሰው ወይም ባንክ ወደ ባንክ ለማስተላለፍ ኢሜል መጠቀም ግዴታ ነው። ስለዚህ ሞባይል ትልቆች ሞባይል እስካሉ ድረስ ኢሜል መጠቀም ወሳኝ ነው

በስራዬ ወይም በግል ህይወቴ በጣም ብዙ መጓዝ እወዳለሁ። ለምሳሌ በምጓዝበት ጊዜ አዳዲስ ሰዎችን አገኛለሁ የተለያዩ የሰዎች ባህልን እመለከታለሁ። ይሄ ደግሞ ግዴታ ጥሩ የሆነ ነገር ለምሳሌ ባህሎችን ለማስታወቅ ያግዘኛል። እንዲሁም የመስመር የተለያዩ ቪዲዮ ቀረጻን ለማድረግ ይመቸኛል። በዚህ ደግሞ ገቢዬን አሳድጋለሁ

ቅርንጫት የለኝም ማለት ቅርንጫት የሚዘጋጀው ከሸንባቆ ነው። እና ሸንባቆ ደግሞ በአካባቢ ብዙ የለም። ለመግዛት እንደውም የግድ አዲስ አበባ ስላለው ወጣ ማለት ይቆይብኛል። ቅርንጫት ወደሚገኝበት እና እኔም መውጣት ስለማልችል ቅርንጫት የለኝም። ግን ቅርንጫት ለብዙ ነገር ያገለግላል። ልክ እንደ የተለያየ ሸቀጦችን ገዝተን ወደ ቤት ይዘን ለመምጣት ግድ ያስፈልገናል።

አዎ ላፕቶፕ አለኝ ላፕቶፕ የምጠቀመው ለተለያዩ ነገር እጠቀመዋለሁ እና የቀን የተለያዩ ለምሳሌ ወርድን ለመጻፍ የተለያዩ ጽሁፎችን አትመን ለማውጣት ግድ ያስፈልጋል። ለምሳሌ ቪዲዮ ኤዲቲንግ ለማድረግ ከሞባይል በላፕቶፕ ይሻላል በዚህ ምክንያት ነው የገዛሁት ላፕቶፕ። እና በጣም ደስ የሚል ነው ስራዎችን በፍጥነት እንድናከናውን ያደርጋል ያግዘኛል

እስማርት ፎን አልጠቀምም፤ እስማርት ፎን ማለት እስማርት ፎን ለመግዛት በጣም ገንዘብ ይጠይቃል፤ ማለት ከሰማንያ ሺህ እስከ መቶ ሃያ ሺህ ስለሚጠይቅ የምጠቀመው አንድሮይድ ስልክ ነው። ጋላክሲ ኤ አስራ ስድስት ነው የምጠቀመው እና የሁሉ ነገር አክሰስ ስላለው እና የተሻለ ስለሆነ ፍጥነቱም ፋይፍ ጂ ኔትወርክ ስላለው ሁሉ ነገር ለማከናወን ፈጣን ነው እና እስማርት ስልኮችን ለምሳሌ እንደ አልትራ እንዲሁም እንደ አፕል እና ለመሳሰሉት እንደ ቴስላ የመሰሉ ሞባይል ውስጥ አልጠቀምም

አዎ በአካባቢዬ ድልድይ አለ። ከአራት ኪሎ ወደ ፒያሳ በሚወስደው መንገድ በመካከል ድልድይ አለ ይሄ ደግሞ በውስጡ ውሃ ያልፍበታል። እና ይሄ የተሰራው ከአልሙኒየም እና የተለያዩ መኪናዎች እና ሰዎችን ያስተላልፋል። በጣም ደስ ይላል መንፈስን ያድሳል ምክንያቱ ውሃ ያልፋል። እሱን መመልከት ደግሞ በጣም ደስ የሚል ነገር ነው

እኔ የሚጠቀመው ሞባይል ሳምሲንግ ጋላክሲ ኤ አስራ ስድስት ነው። ይሄ ደግሞ አዲስ በአዲስ የወጣ ስለሆነ። ፋይቭ ጂ ኔትወርክ ነው የተለያየ ስራዎችን በፍጥነት እንዲያከናውን ያግዘኛል። እና ከ አፕል እና ከ ሳምሲንግ ስልኮች በጣም የምወደው እኔ አንድሮይድ ያላቸው እነዚህ ሳምሲንግ ስልኮች ነው። እና የኔ ሞባይል ጋላክሲ ኤ አስራ ስድስት ነው።

እኔ በጣም የምወደው ጣፋጭ ምግብ ቢኖር ፒዛ ነው ምክንያቱም ፒዛ በውስጡ በጣም ብዙ ቅመሞችን የያዘ ስለሆነ ሆዴም በጣም ይስማማኛል። ይሄ ደግሞ በምሳ ሰዓት ነው የምጠቀመው በጣም ጣፋጭ ነው። ይጣፍጣል አብዛኛው በሚባል ደረጃ አዲስ አበባ ውስጥ በብዛት የሚሰራ ነው እና ፒዛ በጣም ነው የምወደው። የምወደው ምግብ ፒዛ ነው

ቡናና ሻይ በኢትዮጵያውያን በብዛት ይገኛ። እና በአብዛኛው ጊዜ የምወደው እኔ ቡና ነው። ምክንያቱም ቡና ዋና የኢትዮጵያ ውስጥ ገበሬዎች በብዛት ከሚያመርቶች ምርቶች አንድ ነው። እና ይሄም ወደ ውጭ ይላካል። እና ቡና መጠጣት በጣም ነው የምወደው። እሱንም የምመርጠው ከሁሉ ከሻይም ቢሆን ከተለያየ ነገር እና ቡና እኔ እመርጣለሁ።

አዎ በአደባባይ መናገር እችላለሁ። ማለት በአደባባይ መናገር የተለያዩ ነገሮችን ተጋፍጠህ የምታልፈው ቢሆንም በአደባባይ ስንናገር ግን በራሳችን የመተማመን ይጨምርብናል ከዛ ደግሞ ታዋቂነታችንም በጣም ታዋቂ እንሆናለን። በዚህም ምክንያትም ገቢያችንም እናሳድጋለን። ከሰዎች ያለን ግንኙነትም ጠንካራ እንዲሆን ያደርገዋል

ከደንበኞች ጋር እሰራለሁ አብዛኛው ጊዜ ከደንበኛ ጋር ነው የምሰራው ማለት። ደንበኛ ከሌለን የምንሸጠው የሚሸጥ ነገር አይቆየንም። ለምሳሌ እኔ ሱቅ ላይ ነው የምሰራው። ሱቅ ላይ ግዴታ ደንበኞች ከሌሉ ኪሳራ ውስጥ እገባለሁ። ስለዚህ ከደንበኞች ጋር መስራት ስራችንን በፍጥነት እንዲያድግ እንዲሁም የሀገሪቷን ኢኮኖሚ ከፍተኛ ለማሳደግ ግዴታ ደንበኞችን መብዛት አለባቸው

ስሜቴ በፊቴ ላይ አላሳይም ምክንያቱ ስሜቴ በፊቴ ላይ አላሳይም። ምክንያቱ ምክንያቱም ለምሳሌ ሳዝን ፊቴ ላይ የማሳይ ከሆነ ጓደኞቼ ቤተሰቦቼ ሁሉ ሊጨነቁ ይችላሉ። በዚህ ምክንያት ስሜቴን በውስጥ ነው የማደርገው። እና በፊቴ ላይ ማሳየቱ ጥሩ መስራት አይታየኝም

የስራ ጊዜ ገደቤ በጣም ሰፋ ያለ ነው። ለምሳሌ በቀን የምሰራው ከጧቱ አስራ ሁለት ሰዓት ጀምሬ እስከ ስድስት ሰዓት ያለው ለአራት ሰዓት እንዲሁም ከስድስት ከስምንት ሰዓት እስከ አስራ ሁለት ያለው። ስንት ይሆናል አራት ሰዓት ይሆናል። ስለዚህ በቀን ሰዓት እንኳን የምሰራው ወደስምንት ሰዓት እሰራለሁ። ይሄ ደግሞ የተለያየ ወጪዎችን እንደመሸፈን ስለሚያግዘኝ እንዲሁም በትምህርት ቤት ለሚከፍለው ክፍያ ይሸፍንልኛል። ስለዚህ በቀን ውስጥ የስራ ጊዜህን በጣም ደስ የምልና ረዘም ላለ ሰዓት ነው የምሰራው።

አዎ ፀጉሬ እንከባከበዋለሁ ማለት ፀጉር መንከባከብ አንደኛው ለራሳችን ለጤናችን በጣም ወሳኝ ነው። ሁለተኛ በሰው ላይ ስትደበለቅ ግዴታ ጠራንህና የተለያየ ነገር መጠበቅ ስለሚጠበቅብህ። ግዴታ ፀጉሬን እንከባከባዋለሁ እና ፀጉሬ የምቆረጠው ደግሞ በወር ሁለት ጊዜ እስተካከለዋለሁ። እና ይሄ ደግሞ ለኔ በጣም በቂ ነው

እኔ በጣም እምወደው ወቅት ቢኖር በጋ ነው። በጋ በጣም እወዳለሁ ምክንያቱም በዚህ ጊዜ። ዝናብ ይጥላል ይዘንባል እና ሲዘንብ አዲስ ሳርን ይበቅላል እንሰሶዎችን ሳርም በልተው ይጠግባሉ። እንዲሁም የተለያዩ እርሻዎች በዛ ጊዜ ይታረሳሉ። እንዲሁም እኔ በምማርበት ለቨልም ከአንድ ክላስ ወደ ሌላ ክላስ ለማለፍ። በበጋ ወቅት ስለሆነ ይህንን በጣም እኔ የምመርጠው ወቅት በጋ ነው

እኔ የምጽፈው በቀኝ ነው የምጽፈው በግራዬ ጽፌ አላውቅምም አልችልም ምክንያቱም በኢትዮጵያውያን ባህል። በግራህም ስራም አይሰራም አብዛኛው የሚበላና በሚጻፍ ነገር። ስለዚህ ከባህልህና ከሃይማኖት ተያያዥ ነገር ስላለው ሁል ጊዜ የምጽፈው እኔ በቀኝ እጄ ነው።

አዎ የእቃ ቁጥጥር አደርጋለሁ እቃዎች በስርዓት ነው የማስቀምጣቸው። በተለይ ተወልውለውና ተጠርገው ከዛ በኋላ በስርዓት አስቀምጣቸዋለሁ። እነዚህ እቃዎች ደግሞ በስርዓት ማስቀመጥ አንደኛው በፈለግንበት ጊዜ በአጭር ጊዜ እንድናገኛቸው ያግዘናል። በስርዓት የእቃ ቁጥጥር ማናደርግ ከሆነ ግን ሊሰበሩም ይችላሉ ሊቆሽሙም ይችላሉ እና ለዚህ ሁሉ ነገር ደግሞ የኢኮኖሚ ቀውስ ሊያስከትል ይችላል። ስለዚህ የእቃ ቁጥጥር አደርጋለሁ።

እኔ በጣም የምወደው እንስሳ ድመት ነው። ድመት በጣም እወዳለሁ። በጣም ብዙ እንስሳዎች አሉኝ እንደ ውሻ ድመት ላም የመሳሰሉ አለኝ። ከእነዚህ ሁሉ ድመት እወዳለሁ ምክንያቱም ድመት አንደኛው በቤት ውስጥ ሁል ጊዜ ከእኛ ጋር ነው የምትኖረው። ከዛ ምግብም ቢሆን አብራንም ስለምታድር ምናምን በዚህ ነገር ደስ ይለኛል ድመት።

መብራት ሲቋረጥ እኔ የማደርገው ማታ ከሆነ ሻማ አበራለሁ ምክንያቱም ጨለማ ስለሚሆን። በአምፖል ምክንያት በኤሌክትሪክ ነው የምጠቀመው እና ሻማ አበራለሁ። የተለያዩ የምግብ ማብሰል የሆነ ነገሮች ደግሞ በፋም ወይም በክሰል እንጨት አድርጌ ነው የምጠቀመው። እና ይሄ ደግሞ ኢኮኖሚ ትንሽ እንዲቆጥብ ያደርጋል

እኔ ስታመም ከስራ አልቆይም ምክንያቱ ወይም እቀራለሁ ወይም በሰአቴ ለመግባት እሞክራለሁ እና የመቆየት ግን አንደኛው ስራው በትክክል እንዳይሰራ ያደርገዋል ስለዚህ ወይም መቅረት ወይም በሰአትህ መድረስ ነው። የኔ ምርጫ ስለዚህ ስታመም ከስራ አልቆይም።

አዎ ማቅረቢያ ማድረግ እችላለው። አብዛኛው ጊዜ ማቅረቢያ የሚደረገው በቡድን ስንሰራ ወይም ለሃላፊዬ ማቅረቢያ ማድረግ እችላለው። ማቅረቢያ ስናደርግ ደሞ መጀመሪያ ሀሳቦቼን፣ ምናገረውን ነገርን እፅፋለው። ከዛ በመቀጠል ደግሞ በተሰበሰቡበት ሰዎችን ለነሱ አቀርባለው

ትንኞች በአካባቢዬ የሉም አካባቢዬ በጣም ጽዳቱን የጠበቀ ስለሆነ ትንኞች አይገኙም አብዛኛው ጊዜ ትንኞች የሚሰበሰቡበት ቆሻሻ በበዛበትና በሚደፋበት ቦታ ነው። እና እኔ ያለሁበት አራት ኪሎ አዲስ አበባ ስለሆነ በጣም ጥራቱ የጠበቀ። ለአይን በጣም ውብ የሆነ ንጽህናውን የጠበቀ ቦታ ስለሆነ ትንኝ አክባቢ የሉም

መዋቢያ እጠቀማለሁ አንዳንዴ አልፎ አልፎ ማለት ነው። እና መዋቢያ መጠቀም ደግሞ ለተለያዩ ነገር በጣም ጥራታችንን እንድንጠብቅና ለሰው ጥሩ ሆነን እንድንታይ ያደርገናል። እና መዋቢያ የምጠቀመው አንዳንድ ጊዜ ቅባት ነው። በአብዛኛው ጊዜ ግን አልትጠቀምም ማለት አብዛኞቹ የሚጠቀሙ ሴቶች ናቸው አልፎ አልፎ ነው እኔ የምጠቀመው

አዎ ፍየል አይቼ አውቃለሁ በአካባቢዬ በህፃንነቴ ብዙ በጣም ብዙ ፍየል ነበር እና ፍየል ስጠብቅ ነው ያደግኩት። በዚህ ምክንያት ደግሞ ፍየል አውቃለሁ ብዙ አይነት ፍየሎች አሉ። ነጭ አለ ጥቁር አለ ነጭ እና ጥቁር የተደባለቀ አለ ቀይ ነገር የሚመስል ፍየል አለ እና ይሄ ሁሉ ፍየል አይቼ አውቃለሁ

እኔ በጣም እምወደው ባህላዊ ምግብ ገንፎ ነው ገንፎ በአካባቢያችን ላይ ሲሰራ የነበረና እየተሠራ ያለ። ባህላዊ ምግብ ነው እና ይሄ ደግሞ በጣም ጣፋጭ ነው። ከስንዴ ነው የሚዘጋጀው አብዛኛው ጊዜ እናቶች ሲወልዱ የሚዘጋጅ ባህላዊ ምግብ ነው። እና ይሄ ሁሉ ስንበላ ነው ያደግነው።

በመስታወት ላይ ከሁለት ደቂቃ እስከ አምስት ደቂቃ እቆያለሁ ይሄም ሰውነቴ በማስተካከል እና ፀጉሬን በማስተካከል ነው። መስታወት ላይ መቆም አንደኛው በሰው እይታ ዘንድ ምን አይነት መልክ እንዳለን ምን እንደመሰልን የሚያረጋግጥልን ነው። እና በመስታወት ላይ ከሁለት እስከ ሶስት እና እስከ አምስት ደቂቃ ሊቆይ እችላለሁ

አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለን። እና ይሄ ግንኙነት ደግሞ ሊበረታታና ሊቀጥል የሚገባው ነው። ከጓደኞች ጋር አብረን ስንበላ ስንጠጣ በጣም ደስ የሚል የፍቅር ጊዜ እናሳልፋለን። እና ባልደረቦቼ በጣም የሚመቹ ለሰው የሚጠብቁ ክብርን የሚጠብቁ የራሳቸውን ክብርም የሚጠብቁ ሰዎች ናቸው። በዚህም ደስ ይለኛል።

ከጥላና ከፀሀይ እኔ በጣም የምመርጠው ፀሀይ ነው። ምክንያቱም ፀሀይ በጣም ደስ የሚልና በውስጡ ኢነርጂ ወይም ጉልበት የያዘ ነው። በውስጡ ትልቅ ጉልበት ወይም ኤሌክትሮኒክ ስላለው በውስጡ ይሄ ደግሞ ሰውነታችንን በጣም ጥሩ እንዲሆን ያደርገዋል። ለምሳሌ የሰው እድሜ ይጨምራል። ፀሀይ ነው የምመርጠው እኔ

ብዙ የስራ ምኞቶች አሉኝ ለምሳሌ ከእነሱ ለመጥቀስ ያህል። አንድ ነገር ቡና ወደ ለሌላ ሀገር መላክ ምኞት አለኝ። የተለያየ ፋብሪካ በኢትዮጵያ ውስጥ የመክፈት ምኞት አለኝ። እና በቀንም እስከ አስራ ስምንት ሰዓት ያህል መስራት ምኞት አለኝ

አዎ መዋኘት እችላለሁ መዋኘት በተለያዩ ነገር ልንዋኝ እችላለን እኔ በህፃንነቴ የሚዋኘው በ ወንዝ ላይ ነው የምዋኘው እና ወንዝ በጣም ደስ የሚል ንጽህናውን የጠበቀ ቀን በቀን የሚጠረግ ነው ለዚህም መዋኘት እችላለሁ። ከህፃንነቴ ከስምንት አመት እስከ ሃያ ምናምን አመት ያለው ስዋኝ ነው ያደግኩት

እኔ በጣም የምመርጠው የቀን ሰዓት ቢኖር አስራ አንድ ሰዓት ማታ ነው እና ይሄ ሰዓት በጣም ደስ የሚለኝ ነው አንደኛው ከስራ ውዬ ደክሜ ውዬ ሰውነቴን የማፍታታበት ሰዓት ነው። ሁለተኛ ደግሞ የእህቴ ከቤት ትምህርት የምመልስባት ሰዓት ነው። በዚህም ቤተሰቦቼ ሁላችንም በአንድ ተሰባስበን የምንጫወትበት ሰዓት ነው

አዎ ገንዘብ እቆጥባለሁ። ይሄ ገንዘብ መቆጠብ ደግሞ የወደፊት ህይወቴ በጣም የተስተካከለና ያማረ እንዲሁም ሀብታም እንዲሆን ያደርገኛል ብዬ አምናለሁ እና በዚህ ምክንያት እቆጥባለሁ። በቀን የተወሰነች ብር ነው የምቆጥበው እና ይቺ የቆጠብኳት ደግሞ ተሰብስባ አንድ ጥሩ ነገር እንዲከፍል እንዲከፍትበት ያበረታታኛል

አዎ ዜና በመስመር ላይ አነባለሁ ለምሳሌ በኢትዮጵያ ውስጥ የተለያዩ የዜና መስመሮች አሉ እነዚህ ደግሞ እከታተላለሁ ዜናም በመስመር ላይ መከታተል ደግሞ በጣም ደስ የሚል ነው። ስለዚህ ዜና በመስመር ላይ ማንበብ። አዲስ ወሬ አዲስ የስራ እድል አዲስ የተለያየ ይዞልን ስለሚመጣ ዜና በመስመር ላይ አነባለሁ

አዎ ፀሀይ ስትጠልቅ መመልከት እወዳለሁ። አብዛኛው ጊዜ ቤቴ ወደ ፀሀይ መጥለቂያ አንፈስ ስለሆነ ሁል ጊዜ ፀሀይ ስትጠልቅ መመልከት እወዳለሁ። እና ፀሀይም ማታ ማታ ስትጠልቅ እያየሁ እሞቃለሁ ይሄ ደግሞ ለሰውነቴ በጣም ጥሩ ነው። በዚህ ምክንያት እድሜ ረዘም እንዲል ያደርጋል። ፀሀይ መሞቅ እና የፀሀይ ስትጠልቅ መመልከት እንደማየት የሚያስደስት ነገር የለም

አዎ ከስራ ሰዓት በህዋላ እሰራለሁ ይሄ ደግሞ ገቢዬ እንዲያድግ ያደርገዋል ከስራ ሰዓት በህዋላ መስራት ደግሞ አንድ የ በጠም ብርቱ ሰው መገለጫ ነው። የተለያዩ ስራ ደክመን እንውላለን ግን ይህ ሁሉ ተቋቁመን ከስራ በህዋላ ስንሰራ መንፈሳችን በጣም ደስ ይላል ግብያችንም ያድጋል የሀገራችንን እድገትም በጣም ወሳኝ ነው

አዎ በምንጣፍ ላይ እቀመጣለሁ አብዛኛው ጊዜ በምንጣፍ ላይ ስንቀመጥ ሰውነታችን ይፍታታል እንደ ፍላጎታችን ዘና ብለን እንቀመጣለን ይሄ ደግሞ ለሰውነታችን በጣም ደስ የሚል ነው። ወንበር ላይ ስንቀመጥ ግን ሰውነታችን እስር ስለሚል የተለያዩ ነገር ሊያጋጥምብን ይችላል። ስለዚህ በምንጣፍ ላይ መቀመጥ ለሰውነት ለጤንነትም በጣም ምርጥና ሀሪፍ ነው

አዎ ነገሮችን በስርዓት አስቀምጣለሁ ነገሮች በስርዓት ማስቀመጥ ደግሞ የአንድ ታታሪ ሰራተኛ መገለጫ ነው። ነገሮች በስራ ስናስቀምጥ ያ ነገሮች በፈለግናቸው ጊዜ በፈለግንበት ጊዜ እናገኛቸዋለን። ይሄ ደግሞ ጊዜያችንን ይቆጥባል ገንዘባችንን ይቆጥባል ካለአስፈላጊ ወጮችም እንከላከላለን

በስራ ላይ በጣም ብዙ ተግዳሮች አሉ። ለምሳሌ ከደንበኞች ጋር መጥላት ከአሰርዬ ጋር መጥላት እንዲሁም የገንዘብ ኪሻራ ሊያጋጥም ይችላል። ስለዚህ ይሄ ሁሉ በስራ ላይ ያሉ ተግዳሮች ናቸው። እነዚህ ተቃቁሜ የማለፍ ሀላፊነት ደግሞ የራሴ ነው። ከሁል የከበደ ግን ከአለቃዬ ጋር ያለው ተግዳሮት ነው።

አዎ የድሮ ፎቶዎቼን እይዛለሁሉ እነዚህንም የምይዘው ደግሞ በተለያየ መልኩ ነው። ለምሳሌ በፌስቡክ ላይ አስቀምጣለሁ በቴሌግራም ላይ አስቀምጣለሁ በኢሞ ላይ አስቀምጣለሁ በኢሜል ላይ ም አስቀመጥአለሁ። እና የድሮ ፎቶዎችን መያዝ ደስ ይላል። ምክንያቱ ህፃንነታችን እያስታወስን ትዝታ ውስጥ እንድንገባ ያደርገናል

አዎ ቀዝቀዛ ቀዝቃዛ የአየር ሁኔታ አንዳንዴ አልወድም አንዳንዴም እወዳለው ግን በአውዛኛው ጊዜ ቀዝቃዛ የአየር ሁኔታ አልወድም። ይሄ ደሞ ወባ በሽታ ስላለኝ በቀላሉ ወደ በሽታ ስለምዳረግ ቀዝቃዛ የአየር ሁኔታ አይመቸኝም። እኔ ትንሽ ሚመቸኝ ሞቅ ያለና ትንሽ መካከለኛ የሆነ የአየር ሁኔታ ነው ምወደው

የደንበኛ እርካታ ማሳወቅ በጣም ወሳኝ ነው ምክንያቱም ደንበኞች እርካታ ካልተሰማቸው ወይም ካላሳወቅኳቸው ሁለተኛ ላይመለሱ ይችላል። ስለዚህ ለደንበኞች እርካታን ማሳወቅ በጣም ደስ የሚልና ሌሎች ደንበኞች ደግሞ እርካታ እንዲያገኙ ስናሳውቃቸው ነው።

የትንኝ መረብ አልጠቀምም ምክንያቱም ቤቴ ትንኝ የለም በጣም ንጹህ ነው። ንጽህናውን የጠበቀ እቃዎችን በስርዓት የተደረደሩ ንጹሃን የሆኑ የተለወለወለ ሁል ጊዜ በሳምንት ሁለት ጊዜ የሚጠረግ ነው። ቤቴ እና ስር በዚህ ምክንያት ትንኝ ቤቴ ላይ የለም ስለዚህ የትንኝ መረብ እኔ አልጠቀምም

አዎ መተግበሪያዎችን አወርዳለሁ። ይሄ ደግሞ ለተለያዩ ነገር ይጠቅማል። ለምሳሌ በመስመር ላይ ዜና ለመመልከት በመስመር ላይ ግዢ ለመጨረስ ወይም ለመፈጸም ይህ ሁሉ ግዴታ መተግበሪያዎችን ማውረድ ይጠበቅብናል። ስለዚህ በዚህ ምክንያት መተግባሪያዎችን በፕሌይ ስቶር ምክንያት አወርዳለሁ።

እኔ በጣም ብዙዎች ብዙ አይነት ጥቅማ ጥቅሞች አሉኝ ከእነሱ ግን ለምሳሌ በበዓላት ላይ የሚደረገው በአለቃ የምትሰጠኝ ጥቅማጥን ወይም ድጎማ የገንዘብ ድጎማ በጣም እወደዋለሁ። ከዛ በተጨማሪ ደግሞ በዓላት ሲደርሱ አዲስ ልብስ ይገዝልኛል። በድርጅታችን ስም ለኔ ደግሞ ይሄ በጣም ጥሩ ነው። በመቀጠልም የመንገድ ትራንስፖርት በነፃ ነው የሚደረግልኝ። ይሄ ደግሞ ልዩ የሆነ የኔ ጥቅማ ጥቅሞች ናቸው

በእጅ መሸመን አላውቅም። ብዙ ሰዎች በእጅ መሸመን ጥሩ ነው ይላሉ ግን እኔ ከዚህ በፊት ከዚህ በፊት ሸምኜ ስለማላውቅ በእጅ መሸመን አላውቅም። ግን ቀጣይ ለመሸመን አስባለሁ ይሄ ደግሞ ሙያ ይጠይቃል መጀመሪያ ሙያ መማር አለብኝ። ስለዚህ በእጅ መሸመን ግን በአሁን ጊዜ አላውቅም

ዛሬ የአየር ሁኔታው ፀሀያማ ነው። መካከለኛ የሆነ ፀሀያማ ሁኔታ የአየር ሁኔታ አለው ይሄ ደግሞ በጣም ደስ የሚል ነው። ሰዎች ዝናብ ስለሌለ ስራቸውን በአግባቡ እንዲጨርሱ። ሲጨርስ ነው ያዋሉት ይሄ ደግሞ በጣም ደስ የሚል ነው። ሙቀትም ብዙ የለም ብርድም አይደለም። ስለዚህ የዛሬ የአየር ሁኔታ ፀሀያማ ነው

ብስክሌት ከዚህ በፍትህ ጋልቤ ስለማላውቅ አልጋልብም። ምክንያቱም ብስክሌት ለመጋለብ መጀመሪያ ብስክሌት መለማመድ ይጠበቃል። ስለዚህ እኔ ደግሞ ተለማምጄ ስለማላውቅ ብስክሌት አልጋልብም። ግን ለቀጣይ እኔ ብስክሌት ለመጋለብ መማር ይጠበቅብኛል። ወይም ሁል ጊዜ ጠዋት እየተነሳሁ ልምምድ ማድረግ ይጠበቅብኛል። ስለዚህ ብስክሌት በአሁን ጊዜ አልጋልብም። ግን ለቀጣይ ተለማምጄ ብስክሌት መጋለብ እችል ይሆናል።

አዎ ዋይፋይ እጠቀማለሁ ግን አብዛኛው ዋይፋይ በሚቆራረጥበት ጊዜ ዳታ ነው የምጠቀመው። ለዚህም ስራዬ በፍጥነት እንዲሰራና በሰአቱ እንዲያስረክብ ያደርገኛል። ስለዚህ ዋይፋይ እጠቀማለሁ ከሁሉ ነገር ደግሞ በጣም ፈጣን ስለሆነ ሰዎችም ዋይፋይ እንዲጠቀሙ አበረታታለሁ

አዎ ደብዳቤ መጻፍ እወዳለሁ አብዛኛው ጊዜ ለጓደኞቼና ለቤተሰቦቼ በጣም ለሩቅ ያሉትን በደብዳቤ ነው የምልክላቸው ደብዳቤ ጽፌ ወይም በቴሌግራም እልክላቸዋለሁ ወይም በፖስታ አድርጌ እንዲላክ አደርጋለሁ። ይኼ ደግሞ ከዱሮ ጀምሮ የነበረ አሁንም እየተጠቀምነው ያለው መንገድ ነው ስለዚህ ደብዳቤ መጻፍ እወዳለሁ

አዎ ወደ ስራ በሰአቱ ነው የምደርሰው በሰአቱ። መድረስ ደግሞ በጣም ወሳኝና ከእኛ ግዴታችን ነው። በሰአት ካልገባን ግን የተለያየ ቅጣት ይፈጸምብናል ካልሆነ ደግሞ ሰዓቱ ከረፈደ ደግሞ ይሄ ቅጣታችን ይበረታና ስራም ላናገኝ እንችላለን። ስለዚህ አገሪቷም ወደ ዝቅተኛ ደረጃ እናወርዳታለን። ስለዚህ ወደ ስራ በሰአቱ እደርሳለሁ

እኔ በጣም የምወደው የስፖርት አይነት ፑሽ አፕ ነው። ፑሽ አፕ ሰውነቴን ሙሉ በሙሉ ስለሚያሰራው ከእግር ጥፍር ጀምሮ እስከ ራስ ፀጉር ያንቀሳቅሳል በዚህ ምክንያት ደግሞ ሰውነቴ ወይም ጨዋታዎቼን በጣም ጠንካራ እንደሆኑ ስለሚያደርጋቸው እኔ በጣም የምወደው የስፖርት አይነት ፑሽ አፕ ነው

ስልኬ እኔ የምሞላው በሁለት ቀን ወይም በሶስት ቀን አንዴ ሞላዋለሁ። ግን አብዛኛው ጊዜ ስልኬ ሙሉ ቀን እየተጠቀምኩት ከዋልኩኝ ያልቃል። በዚህ ምክንያት ደግሞ። እንደ ድጋሚ ሁለተኛ እሞላዋለሁ ይሄ ደግሞ ያለና በሁሉ ሰው ያለነው የባትሪው መጠንም አምስት ሺህ። ስለሆነ በጣም ደስ የሚል ለአንድ እና ለሁለት ቀን መቆየት የሚችል ባትሪ ነው ያለኝ። እና ስልኬ በሳምንት ካነሰ አራት ጊዜ ወይም ሶስት ጊዜ ልሞላ እችላለሁ

እሳት ማንደድ እችላለሁ እሳት ማንደድ በጣም ጥሩ ነው። ለምሳሌ በጣም ቀዝቃዛ የአየር ሁኔታ ካለ ይህ ቀዝቃዛ የአየር ሁኔታ ለ ወደ ሙቀት ለመቀየር ግዴታ እሳት ማንደድ ይጠበቃል ምግብ ለማብሰል ሊሆን ይችላል ለተለያየ ነገር እሳት ማንደድ ግዴታ ነው። ስለዚህ እሳት ማንደድ እኔ እችላለሁ።

በቤቴ በጣም ብዙ የቤት እቃዎች አሉ እነዚህ ደግሞ ለተለያዩ ተግባራት እፈጽማቸዋለሁ። ለምሳሌ በቤቴ ያሉ ሶፋ አለ። የተለያዩ ወንበሮች አሉ ትርአስ አለ ሳህን አለ የቢራ ማስቀመጫ እቃዎች አሉ ቴሌቪዥን አለ ኮምፒውተር አለ። የተለያዩ ስዕሎችም አሉ እነዚህ በሙሉ ስራዬን በአግባቡ እንድጨርስ ያደርጉልኛል።

በስራ ጊዜ እረፍት አላደርግም ምክንያቱም ስራ የራሱ በጣም የከበረና በፍጥነት ሊጨረስ የሚገባው ነው። እና ስለዚህ በስራ ጊዜ እረፍት ማድረግ አንደኛው ገቢ ዝቅ ያደርጋል የሀገር ኢኮኖሚም ዝቅ ያደርገዋል። በዚህ ምክንያት እኔ በስራ ጊዜ እረፍት አላደርግም ግን በምሳ ሰዓት ግን እረፍት አደርጋለሁ

ቤቴን በጣም ምርጥ አድርጌ አስበዋለሁ ይሄ ደግሞ ሰዎች በቀላሉ እንዲወዱትና ማራኪ እንዲሆን ያደርጋል። ሥለዚህ በተለያዩ መልክ አደርገዋለሁ ለምሳሌ መጋረጃዎችን በማስተካከል እቃዎችን በመደርደር ሊሆን ይችላል። ንጽህናውን በመጠበቅ በመወልወል ይሄ ሁሉ ቤቴን ውብ እንዲሆን ያደርጋቸዋል

አዎ ከደንበኞች ጋር እገናኛለሁ ከደንበኞች ጋር በየእለቱ ነው የምገናኘው ምክንያቱ እኔ የምሰራው ሱቅ ላይ ስለሆነ ሱቅ የሚገዛው ደግሞ ደንበኞች ናቸው። ስለዚህ ደንበኞች መገናኘት ገቢያችን ከፍ እንድሌና የተለያዩ ስራውን ለመፈጸም ያደርጋል። በዚህ ምክንያት ከደንበኞች ጋር እገናኛለሁ ሁሌ ማለት ነው።

ወደ መናፈሻ ማታ ማታ እሄዳለሁ ካልሆነ ደግሞ በሳምንት ሁለት ጊዜም ልሄድ እችላለሁ እንደየ ሁኔታው ሊቀያየር ይችላል። ግን ወደ መናፈሻ የሚሄድ አንደኛው አይምሮአችንን ደክሞ የዋለ ወይም ዝሎ የዋለ ፈታ እንዲል ያደርገዋል። ከዛም የተለያዩ ሰዎችን እንድንተዋወቅ ያደርግናል። በዚህ ምክንያት ወደ መናፈሻ ማታ ማታ እሄዳለሁ። ካልሆነ ደግሞ ካልተመቸኝ በሳምንት ሁለት ጊዜ ወደ መናፈሻ እሄዳለሁ

ማታ እኔ የምሰማው ድምጽ የሙዚቃ ድምጽ ነው። ይሄ ደግሞ ቀዝቀዝ ያለ ሙዚቃ። እሰማለሁ ይሄ ደግሞ አይሞሬ በጣም ያድሰዋል። በጣም ደስ ይለኛል ስራዬ ደግሞ በአግባቡ እንድፈጽም ያደርገኛል። ስለዚህ ሁል ጊዜ ማታ የምሰማው ድምጽ ሙዚቃ ነው እና ቀዝቀዝ ያለ ሙዚቃ ነው የምሰማው።

አዎ ሌሎች ማበረታታት እችላለሁ። ምክንያቱም ሰዎች በተለያዩ ነገር ሊወድቁና በዚያ ሊያቆሙ ይችላሉ። እኛ ካላበረታታናቸው ግን ጭራሹም ሊተውት ይችላሉ። ስለዚህ እኛ ማበረታታቱ ለዛ ለሌሎች ሰዎች ስራቸውን በአግባቡ እንዲፈጽሙ የሞራል ስሜት እንዲሰማቸው እናደርጋቸዋለን።

አዎ ስልጠና እወስዳለሁ የተለያየ ስልጠና ምወስደው ለምሳሌ ቪዲዮ ኤዲቲንግ ስልጠና እወስዳለሁ ካሜራ እሰለጥናለሁ የተለያየ የመስመር ላይ ዜናዎችን እሰለጥናለሁ። ይህ ደግሞ በጣም ወሳኝና ብቃታችን ክህሎታችን ለማዳበር ግዴታ ስልጠና ስልጠና መውሰድ አስፈላጊ ነው

አዎ አይስክሬም እወዳለሁ አይስክሬም በውስጡ የተለያዩ ቅመማ ቅመም የያዘ ስለሆነ ሰውነታችንን በቀላሉ እንዲዳብርልን ያደርጋል በዚህ ምክንያት አይስክሬም በጣም ነው የምወደው ሁል ጊዜ ደግሞ ማታ ማታ ሲሆን አይስክሬም ነው ምበላው በዚህ ምክንያት ሰውነቴ በጣም ደስተኛ ነኝ። ፈታ ያለ ነው ሰውነቴም ቅባታማ ነው።

ገመድ መጠቀም በጣም ሀሪፍና ተመራጭ ነው። ምክንያቱም ገመድ ለተለያየ ነገር አገልግሎት ይውላል ለምሳሌ ልብስ አጥበን ልብሱ እንዲደርቅ በገመድ ላይ እናደርገዋለን ስለዚህ ልብሱ በቀላሉ ይደርቃል። ገመድ ከሌለ ዝም ብለን ካስቀመጥነው ግን ቶሎም አይደርቅም ሊሸትም ይችላል። ስለዚህ ገመድ መጠቀም አውቃለሁ

አዎ በቡድን መስራት እወዳለሁ በቡድን መስራት የተለያዩ ስራዎችን በአግባቡ እንድናከናውንና ገበያችንን በጣም ከፍ እንዲል በቡድን መስራት ተመራጭ ነው። ብዙ አብዛኛው ሰው እንዲያውም በቡድን ነው የሚሰራው እኔም በቡድን እሰራለሁ። ካላስፈላጊ ድካምና ጭንቀትም ይቀንስልናል በቡድን ስንሰራ ማለት ነው

አዎ ጫጫታ ላገኝበት እችላለሁ ጫጫታ የሚገኘው አብዛኛው በመጠጥ ቤት እና ሙዚቃ በሚዘፈንበት አካባቢ ነው። ስለዚህ አካባቢዬ ደግሞ ጸጥ ያለ ቢሆንም ቀን ቀን ግን ሱቅ ላይ ስለምጠብቅ ብዙ ጫጫታ አለ የደንበኞች ጫጫታ ሊሆን ይችላል። የስብሰባ ሊሆን ይችላል ስለዚህ ጫጫታ ማግኘት እችላለሁ

አዎ የቀን መቁጠሪያ እጠቀማለሁ። የቀን መቁጠሪያ መጠቀም በጣም ጥሩና ሰአታችንን እንድንቆጣጠር ያደርግናል። የቀን መቁጠሪያ የምጠቀመው እኔ የኢትዮጵያውያን የቀን የራሱ የቀን አቆጣጠር አለ፤ በሱ ነው የምጠቀመው ምክንያቱም ይሄ ቀጥተኛ ስለሆነ ከየኢትዮጵያ ሰዓት ጋር ማለት ነው።

ኮከቦች መመልከት እወዳለሁ አብዛኛው ጊዜ ማታ ማታ ከሁለት ሰዓት እስከ አስር ሰዓት ወይም እስከ አስራ አንድ ሰዓት። ኮኮቦች በጣም በብዛት ይታያሉ እነዚህን መመልከት ደግሞ በጣም ደስ የሚል ነው። ለምሳሌ አንድ ኮከብ ከሌላው ኮከብ ብርሃኑ ዝቅና ከፍ ያለ ነው። ይሄ ደሞ የተለያዩ ነገር እንድናስብ ያደርገናል

ስጦታም መስጠት እወዳለሁ ስጦታ ለተለያዩ ሰዎች ነው የምሰጠው። ለምሳሌ ለቤተሰቦቼ ሊሆን ይችላል ለጓደኞቼ ሊሆን ይችላል ለመምህራኖች ሊሆን ይችላል። ስለዚህ ስጦታ መስጠት ደግሞ በኢትዮጵያውያን የተለመደ እንደ ባህል የሚቆጠር ነው። ስለዚህ ስጦታ መስጠት ደግሞ እኛ ስጦታ እንድንቀበል ያደርገናል።

አዲስ ቴክኖሎጂ መማር በጣም አስፈላጊ ነው። እኔም እወዳለሁ። አዲስ ቴክኖሎጂ ስንማር። አለምን ወደ ሌላ ወደ ቴክኖሎጂ እየተቀየረ ስንል ስለሆነች አዲስ ቴክኖሎጂን ካልተማርክ እኛ ኋላ ቅር ሰዎች ነው የምንሆነው። ስለዚህ አንድ እርምጃ ለመቅደም ግዴታ አዲስ ቴክኖሎጂን መማር መውደድ አለብኝ

የኔ በጣም ልዩ ችሎታ ቢኖር በጣም ብዙ አለ። ግን መጽሐፍ የመጽሐፍ ልዩ ችሎታ አለኝ ምክንያቱም በህፃንነቴ አባቴ መጽሐፍ እንዳነብ ይገፋፋኝ ነበር። በዚህ ምክንያት መጽሐፍቶችን ማንበብ ጀመርኩኝ ቀጥዬ ደግሞ መጽሐፍ ወደ መጻፍ ነው። የተቀየርኩት እና መጽሐፍ መጽሐፍ ልዩ የኔ ችሎታ ነው

ወተት እጠጣለሁ ወተት መጠጣት ሰውነታችን በጣም ጥሩ እንዲሆንና በውስጡም ደግሞ የተለያዩ ነገሮች ወይም ማዕድናትን የተያያዘ የያዘ ስለሆነ ሰውነታችን ቅባታማ ይሆናል። በጣም ደስ የሚል እንቅስቃሴ እንድናደርግም ደስ የሚል ወተት መጠጣት አለብን። ወተት ከተለያዩ ነገር ልናገኝ እንችላለን። ስለዚህ እኔ ወተት መጠጣት እወዳለሁ እጠጣለሁ

አዎ የሙዚቃ መሳሪያ መጫወት እችላለሁ አብዛኛው ጊዜ ሙዚቃ ስንጫወት። በአንድ ተሰብስበን ነው በቡድን ሆነን ሙዚቃ መጫወት በጣም ደስ የሚል ባህል አለን። ስለዚህ የሙዚቃ መሳሪያ መጫወት ደግሞ ራሳችን ስንጫወተው በተለይ ልዩ ስሜት አለው። እና ይሄ በጣም ደስ የሚል የሚበረታታ ሀሳብ ነው

ሰነዶች ማዘጋጀት በጣም ወሳኝ ነው። ምክንያቱ የተለያዩ ነገሮች ውስብስብ እንዳይሆኑ ብዙ ሰኔዶች አዘጋጃለሁ። እነዚህ ያዘጋጁሃቸው ደግሞ በሰአቱ እንዲፈጸሙና በአግባቡ እንዳገኛቸው ያግዘኛል። በዚህ ምክንያት ብዙ ሰነዶች አዘጋጅቼ አውቃለሁ

በመታጠቢያ ቤት ውስጥ አልዘመርም ምክንያቱ ከዘመርኩኝ የተለያየ ትን ትኝ ብሎኝ አፌ ላይ ከገባ ውሃ ልሞትም እችላለሁ የተለያየ ነገር ጉዳትም ሊደርስብኝ ይችላል። ስለዚህ እኔ ሁል ጊዜ ጸጥ ብዬ ነው ገላዬን ወይም ሰውነቴን የምታጠበው ግን ሌሎች ግን እየታጣ እየታጠቡ የሚዘምሩ ሰዎች አሉ እኔም አውቃለሁ ጓደኞቼም እየታጠቡ ይዘምራሉ

እኔ መጽሐፍ የማነበው ጠዋት ጠዋት ነው እና ጠዋት ጠዋት ሳነብ ደግሞ ለአርባ ደቂቃ ያህል ነው የማነበው ይሄ በጣም ደስ የሚል ልምድ አለኝ። ይሄ ደግሞ ቀን በቀን አሳድገዋለሁ ለምሳሌ ከአርባ ደቂቃ ወደ አምሳ ደቂቃ እና ወደ አንድ ሰዓት ላሸጋግረው እቅድ አለኝ። ስለዚህ በአሁን ያለው እቅዴ ግን በቀን ወይም ማነበው ለአርባ ደቂቃ ያህል ነው

እኔ በጣም የሚመኘው የእረፍት ጊዜ ቢኖር በበጋ ወይም በክረምት ነው። ግን አብዛኛው ጊዜ እኔ በጣም የምመርጠው የእረፍት ጊዜ ክረምት ነው። ምክንያቱም በክረፍት ጊዜ በጣም ብዙ ስራዎች በኢትዮጵያውያን አሉ። ለምሳሌ በገጠር ማህበረሰብ ከሄድን አረም ማረም ሊሆን ይችላል እርሻ ማረስ ሊሆን ይችላል። እነዚህ በክረምት ይፈጸማሉ። እኔ የምወደው የእረፍት ጊዜ ክረምት ላይ ነው

ቅሬታዎች በሰው ዘንድ የማይጠፋ ነገር ነው። ቅሬታዎች ይፈጠራሉ ቅሬታዎች ከአለቃ ጋር ሊሆን ይችላል ከሀላፊ ማለት ነው ከዛ ከባልደረቦች ጋር ሊሆን ይችላል ከደንበኞች ጋር ሊሆን ይችላል። ቅሬታዎች ሲመጡብን ግን እኔ የማስተናግደው በጣም ሰከን ባለ መንፈስ እና በተረጋጋ በማስተዋል ነው። ይሄ ደግሞ በጣም ሰዎች እንዳይጠሉኝ ያደርግልኛል

አዎ ውሳኔ መስጠት እችላለሁ ውሳኔ መስጠት እኮ አንዱ የራስ መተማመን መገለጫ ነው እኔ ደግሞ በጣም በራሴ የምትማመን ሰው ነኝ። ስለዚህ በጣም በራሱ ሰው የሚተማመን ደግሞ ውሳኔ መስጠት በጣም ይቀልናል። ስለዚህ እኔ ሁል ጊዜ የተለያየ ውሳኔዎች እሰጣለሁ። እነዚህ በዚህ ውሳኔዎች ደግሞ አፍሬ አላውቅም

አዎ አዎንታዊ። አስተያየት ተቀብዬ አውቃለሁ እነዛ አዎንታዊ አስተሳሰብ የሚመጡት እኮ አንድ ነገር ጥሩ ነገር ስናደርግና በሰው ዘንድ ተወዳጅ ስንሆን ነው። ስለዚህ አዎንታዊ አስተያየትን ተቀብዬ ለሌሎች ሰዎችም አዎንታዊ ሀሳብ ወይም አስተያየትን መስጠት አውቅበታለሁ

ማታ ከስራ በኋላ እኔ የማደርገው የተለያዩ ስራዎችን እሰራለሁ። ለምሳሌ እሄቴን ከቤት ትምህርት አመጣታለሁ የወላጆቼ እግር አጥባለሁ። ወላጆቼን አንቀሳቅሳቸዋለሁ ወደ ክለብ እወጣለሁ። እነዚህ ሁሉ በማታ የማደርጋቸው ስራዎች ናቸው። በተጨማሪም ምግብ አበስላለሁ

አዎ ሌሎች መርዳት እወዳለሁ። ሌሎች መርዳት እኮ አንደኛው መገለጫ ነው። በኢትዮጵያውያን ደግሞ ለሌሎችን መርዳት ያለና የተለመደ እንደ ባህል የሚቆጠር በመጽሐፍ ቅዱስም ወይም በእምነት ድርጅት በእምነት ያሉ ቦታዎች የሚፈቀድ ነገር ነው

ጥፍሬን እቆርጣለሁ ምክንያቱም ጥፍር ሲያድግ የተለያዩ ቋሻሻን ይሰበስባል ባክቴሪያዎችን ሊሰበስብ ይችላል ስለዚህ በዚህ ምክንያት ደግሞ የተለያዩ በሽታዎች ወደ እኛ ሊገቡ ይችላሉ። ምክንያቱም ጥፍራውያችንን ካሳደግነው በጥፍር ምክንያት አፋችን ምግብ ስንበላ ይዘነው ወደ ሆዳችን ይገባል ስለዚህ ጥፍርን ሁሌ ነው የምቆርጠው። እና በሳምንት አንዴ ወይም ሁለቴ ልቆርጥ እችላለሁ

እኔ በጣም የምወዳቸው የመጠጥ አይነቶች አሉ ለምሳሌ እንደ ስፕራይት ኮካ ከላ ምሪንዳ ቀዝቃዛ የሆኑ እንደ አምቦውሃ የመሳሰሉ እንደ ዉስኪ የመሰሉ ጉደር የመሰሉ እወዳለሁ። ግን በጣም አብልጬ በጣም የምወደው መጠጥ ኮካ ኮላ ነው።

አዎ የስራ አሰራር እከተላለሁ የስራ አሰራር ካልተከተልን እኮ አንደኛው የስራው በጣም ዝቅ እያለና እየጠፋ ነው የሚሄደው የስራ አሰራር የማንከትል ከሆነ ማለት ነው። ስለዚህ የስራ አዎ የስራ አሰራር እከተላለሁ። የስራ አሰራር ካልተከተልን እኮ አንደኛው የስራው በጣም ዝቅ እያለና እየጠፋ ነው የሚሄደው የስራ አሰራር የማንከል ከሆነ ማለት ነው። ስለዚህ የስራ

ቅጽል ስም በኢትዮጵያውያን በጣም የተለመደ ነገር ነው። ቅጽል ስም ይወጣል ቅጽል ስም የሚወጣው ደግሞ አንደኛው ከስራችን ሊሆን ይችላል ከመልካችን ሊሆን ይችላል ከፀባያችን ሲሆን ሊሆን ይችላል። ከትምህርታችን ሊሆን በአስተሳሰባችን ሊሆን ይችላል ስለዚህ እኔ በጣም ቅጽሎች አሉኝ። ቅጽል ስም ደግሞ በጣም ደስ ይላል

እኔ በተለያየ መተግበሪያዎች መልእክት እልካለሁ አብዛኛው ግን በቴሌግራም እና በፌስቡክ እንዲሁም በተለያዩ በኢሜልም ልልክ እችላለሁ ግን አብዛኛው በቴሌግራም መተግበሪያ ነው መልእክት የምልከው ይሄ ደግሞ በጣም ቀለል ባለ ዳታ ወይም ስለማይበላ ፈጥኖ የሚደርስ ስለሆነ አብዛኛው ኢትዮጵያዊ ደግሞ ቴሌግራም ስለምትጠቀም በቴሌግራም ነው መልእክት የምልከው።

እኔ በጣም የምወደው ቁጥር አስራ ሰባት ነው። አስራ ሰባት ቁጥር በጣም እወደዋለሁ ይሄ ደግሞ የወደድኩበት ምክንያት ደግሞ ለቶሪ ደርሶኛ ያቃል። ሁለተኛ ደግሞ በአስራ ሰባት ቀን ነው የተወለድኩት። ስለዚህ በዚህ ምክንያት እኔ ከሁሉ ቁጥሮችን አብልጬ የምወደው አስራ ሰባት ቁጥር ነው። ግን ሃያ ሶስትም እወዳለሁ

የምወደው ከተማ በኢትዮጵያ ውስጥ በሀገር ውስጥ ከሆነ ማለት ነው ባህርዳር በጣም የምወደው ከተማ ነው ባህር ዳር። ጣና ወንዝ ወይም ሀይቅ ስላለ ይሄ በጣም ደስ የሚል አእምሮ ለማዝናናት የምንጠቀምነው ከዛም ደግሞ አሳ ምናምን አለ በባህርዳት ስለዚህ እኔ ከሁሉ አብልጬ የሚወደው የኢትዮጵያ ከተማ። ባህርዳር ነው።

በልጅነቴ በጣም ብዙ ነገር አድርጌያለሁ እኔ ግን አብዛኛው ጊዜ የማስታውሰው ወይም የምዘክረው ቢኖር ኳስ መጫወት ነው። ኳስ መጫወት በልጅነቴ በጣም እወድ ነበር። ይሄ ደግሞ ከጓደኞችህ ጋር ሆኜ የፈጸምኩት ወይም ያከናወንኩት ተግባር ስለሆነ ሁሌ በአእምሮዬ የምመጣልኝ ኳስ የተጫወትክበት ጊዜ

የዛሬ የመጀመሪያ ምግቤ የበላሁት ሻይ በዳቦ ነው አንደኛው ከበድ ያለ ወይም በጣም ምርጥ የሆነ ምግብ እንዳልበላ ብር ስላልነበረኝ። ዛሬ የመጀመሪያ ምግብ የበላሁት በየሀበሻ ዳቦ በሻይ አድርጌ ነው የበላሁት እና ይሄ ደግሞ በጣም ተስማምቶኛል። ቀኑን በሙሉ ደስተኛ ነበርኩኝ

መንዳትን እንኳን አልችልም። አብዛኛው ጊዜ እኔ ያደኩበት ጊዜ ገጠር ነው በኢትዮጵያ ውስጥ ማለት ነው እና ገጠር ደግሞ መንዳት ወይም መኪናዎች የተለያዩ የሚነዱ ነገሮች ስለሌሉ መንዳት አልቻልኩም። አሁን አሁን ግን ግዴታ መንዳት ይጠበቅብኛል፤ ምክንያቱም መኪና የመግዛት እቅድ ስላለኝ መንዳት እለማመዳለሁ።

እኔ ብዙ አይነት ልብስ እወዳለሁ ግን ጥቁር ልብስ በጣም ደስ ይለኛል ምክንያቱ አንደኛው ጥቁር ልብስ ስለብስ ከሰውነቴ ጋር ይስማማል። ስለዚህ ከሰውነቴ ጋር የሚስማማ ልብስ መልበስ ደግሞ በሰው ዘንድ በጣም ጥሩና ውብ እንደሆንን ጥሩ ቁመና እንዳለን የሚያስመለክት ስለሆነ። እኔ የምወደው የልብስ አይነት ጥቁር ነው

ልብስ ማጥበው ሁል ጊዜ እቅዳሜና እሁድና ከዛ ደግሞ ሮብ ሮብ ነው። ስለዚህ በሳምንት ሁለት ጊዜ ነው የማጥበው ሮብና ቅዳሜ ማለት ነው። ይሄ ደግሞ ሰውነቴን ንጽህናዬን እንድጠብቅና ካላስፈላጊ በሽታን ስለምከላከልልኝ ይሄ ጥሩ ልብስ መልበሱ ግዴታ በሳምንት ሁለት ጊዜ ነው የማጥበው

የአመራር ሚና በጣም ወሳኝ ነው። ይህ በአለም ደረጃ በሙሉ በሚባል የአመራር ሚና ከሌለን በሰዎች ዘንድ ዝቅተኛ ተብለን ነው ምንቆጠረው። ስለዚህ የአመራር ሚና መከተል ግዴታ ለእድገት ወሳኝ ነገር ነው። ስለዚህ የአመራር ሚና አለኝ

የስራ ቦታዬ በጣም ደስ የሚል ነው እውነት ለመናገር ማለት ነው። ስለዚህ የስራ ቦታዬ ደግሞ ንጽህናውን የጠበቀ ለሰው ማራኪ የሆነ በቀላሉ ደግሞ የተለያዩ አንፈታዎች መንገዶች ስላሉት በጣም አሪፍ ነው። ስለዚህ በቀን በጣም ብዙ ገንዘብ እንድሰበስብ አንዱ ዋናው የስራ ቦታዬ ነው

አዎ እንግዲህ ሻማ ማብራት በጣም ደስ ይለኛል ወይም እወዳለሁ ሻማ ማብራት እኮ ሻማ ሲበራ ብዙ ትዝታ ውስጥ ያስገባናል። ለምሳሌ የሞቱ ሰዎችን ለመዘከር ይሁን ዝክር ለመዘከር ሊሆን ይችላል። ሻማ ማብራት እወዳለሁ። አብዛኛው ጊዜ መብራት በሚጠፋ ራቅ ጊዜ ራሱ ሻማ ነው የማበራው

ዜና በብዙ ነገር እናገኛለን እኔ የማገኘው ዜና ግን ከመስመር ላይ እና ከሰዎች እና ከደንበኞች እንዲሁም ከአለቃዬ አገኛለሁ። አንዳንድ ቀን ደግሞ ከመጽሐፍና ከእለታዊ መጽሄቶች ከሚታተሙ ዜናን አገኛለሁ። ስለዚህ ገበያ ላይ ምን እንዳለ አለም ላይ ምን እንደተፈጠረ የማውቀው በጋዜጣን ነው

ዱቄት መፍጨት አላውቅም። አብዛኛው ጊዜ አንዳንዴ በህፃንነቴ እናቴን አግዛትና በ ዱቀት በመፍጨት ማለት ነው። አሁን ላይ ግን ትቼዋለሁ ምክንያቱ አሁን ዱቀት ሚፈጨው በኤሌክትሪክ ነው። በኤሌክትሪክ ሀይል ስለሆነ ከተማ ስለሆነ ያለሁት ይሄ ደሞ ጊዜን በጣም ይቆጥባል

የሞባይል ዳታ እጠቀማለሁ ግን የሞባይል ዳታ የምጠቀመው ዋይፋይ ከጠፋና የዋይፋይ ደግሞ ሲቆራረጥብኝ ነው። ምክንያቱም ሞባይል ዳታ ሁሌ የምጠቀም ከሆነ በጣም ብዙ ገንዘብ ስለሚበላ ዋይፋይ አለመጠቀም ጉዳት አለው። ስለዚህ ሞባይል ዳታ አንዳንዴ አልፎ አልፎ ነው የምጠቀመው

እኔ በጣም ብዙ አዲስ ነገር መማር እፈልጋለሁ ለምሳሌ አዲስ ሙያ ከመማር ያለብኝ ብዬ ከያዝኳቸው ነገሮች አንደኛ ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ በአሁን ጊዜ በጣም ወሳኝና እና በጣም ጥሩ ክፍያ እየተከፈለው ያለ የስራ መስክ ስለሆነ ቪዲዮ ኤዲቲንግ መማር በጣም እፈልጋለሁ

ማህበራዊ ሚዲያ መጠቀም በጣም ወሳኝ ነው ምክንያቱ ሰው ሆነህ ከሰው ጋር መደብለቅ ወሳኝ ነው። ስለዚህ ማህበራዊ ሚዲያ ስንጠቀም የተለያየ አዲስ ነገሮችን በቅርቡ እንድናገኝና በየመጀመሪያው የሆነ ስለምናገኛቸው ይሄ ደግሞ በጣም ወሳኝና እና ገቢ ኪሳራ ምናምን ወጪዎችን ለማወቅ ደግሞ ወሳኝ ነው

ማታ እኔ ምመገበው ከሁለት ሰዓት እስከ ሶስት ሶስ ሶስት ሰዓት ያለው ነው እና በዚህ ጊዜ ነው በላው። በዚህ ጊዜ መብላት ደግሞ አንደኛው ተሎ ሌሊት እንዳይርበኝ ያደርጋል። ሁለተኛ ደሞ የእንቅልፍ ሰዓትን የተስተካከለ እንዲሆን ከሁለት እስከ ሶስት ሰዓት ያለውን ማታ እመገባለሁ

የአካባቢው ገበያ በጣም ምርጥ ነው። እኔ ያለሁበት ቅርብ ነው። አራት ኪሎ ለተለያዩ ለሜክሲኮም ሊሆን ይችላል ወይም ዋናው የገበያ ማዕከል መርካቶ ነው። እና ለስቅርብ ስለሆነ የአካባቢው የገበያ አይነት በጣም ደስ የሚልና ሰው የሚበዛበት በቀላሉ የሚሸጥበት እቃዎች ነው

የመጠጥ ውሃን እኔ የማገኘው ከሱቅ ነው ገዝቼ ማለት ነው የታሸገው ውሃ። ምክንያቱ ዝም ብሎ ልብስ ለማጠብ የተለያየ ከሆነ ዝናብን ሲዘንብ ወይም ሰብስበን ልንጠቀም እንችላለን። ግን አብዛኛው ጊዜ የመጠጥ ውሃ እኔ የማገኘው የታሸገ ከፋብሪካ የመጣ ከሱቅ ነው የምገዛው

ጊዜዬን በደንብ ወይም በአግባቡ ማስተዳደር የአንድ የጎበዝ ወይም የታታሪ ሰራተኛ መገለጫ ነው። ጊዜህን በደንብ ማስተዳደር አንደኛው ገቢ ያድጋል ሁለተኛ ደግሞ ካላስፈላጊ ወጪ ትገላገላለህ። ስለዚህ ጊዜን በደንብ አስተዳድራለሁ

በጣም ስራዬ በጣም ነው የምወደው ምክንያቱም ሱቅ መጠበቅ ነው። የወደድኩበት ምክንያት ደግሞ በቀን በጣም ብዙ ደንበኞች ይመጣሉ ከእነዚህ ደንበኞች ደግሞ በብዙ ነገር እግባባለሁ። ገበያ እንዲህ እንዲህ አድርገህ ያደርገኛል። የተለያየ የተለያዩ የኢትዮጵያውያን ባህልና ቱፊትም እሰማለሁ በዚህ ምክንያት ስራዬ በጣም እወደዋለሁ

ዳቦ ማብሰል እችላለሁ። ምክንያቱም ኢትዮጵያ ውስጥ የሀበሻ ዳቦ የሚባል አለ ይህ የሚበስለው ደግሞ በተለያዩ ነገሮች ነው። በድሮ በፈሃም ወይም በእንጨት ነበር። በእሳት የምናበስለው አሁን አሁን ግን ከተማ ስለሆነ ኤሌክትሪክም ሙሉ ስላለን። ምክንያቱም አዲስ አበባ ጥሩ ኤሌክትሪክ ስላለ ዳቦ ማብሰል በኤሌክትሪክ ነው። ስለዚህ ዳቦ ማብሰል ይችላሉ

እኔ በጣም የምወደው ፊልም ቢኖር በተለያዩ ሀገራት የተሰራ አሉ ከእነሱ ግን በ እንዲያን ሀገር የተሰራ በጣም ደስ የሚል የነገስታትና የፍቅር ፊልም ነው። ስለዚህ እኔ በጣም የምወደው ፖረስ የሚባል ፍልም ነው

አዎ የስልክ ካሜራ እጠቀማለሁ የስልክ ካሜራ እኮ ቀን ለቀን የምናደርገው ተግባር ነው። ለምሳሌ የተለያዩ ጽሁፎችን ለማንሳት ይሆናል አካባቢ እንዲሆን ይችላል የተለያዩ ነገሮች ሰዎችም ሊሆኑ ይችላል አዲስ ነገር ሳገኝ እኔ ሁል ጊዜ ሪከር ነው የማደርገው። ስለዚህ የስልክ ካሜራ እጠቀማለሁ

የአካል ብቃት እንቃስቃሴ በጣም ወሳኝ ነገር ነው። ምክንያቱም ሰውነታችን በቀላሉ እንዳያረጅና ትልቅ እንዳንመስል ያረጋል ሁለተኛ ደግሞ ውፍረትን ስለሚቀንስ የአካል ብቃት እንቅስቃሴ አደርጋለሁ ይሄ የማደርገው ደግሞ ጡዋት አስራ አንድ ሰዓት ተነስቼ ነው። ይሄ ደግሞ በጣም ሊከተለው የሚገባ ህግ ነው።

ወደ ሱቅ ከመሄዳችን በፊት ወይም ከመሄዴ በፊት ዝርዝር መጻፍ በጣም በርካታና አስፈላጊ ጉዳዮችን ለማከናወን ያግዛል። ለምሳሌ ከጻፍናቸው ዝርዝሮች ሊጠፋብን የነበረው ልንገዛ እንችላለን። ስለዚህ ወደ እሱ ከመሄዴ በፊት ዝርዝሮችን እጽፋለሁ

ከአለቃዬ ጋር በጣም ነው የምንስማማው እውነት እውነት ከአለቃዬ ጋር በጣም እንስማማለን አለቃዬ በጣም የዋህ ነው። ሰዎች አክባሪ ነው። የሰዎችን እሚያስፈልጋቸው መሰላቸው የሚያከብር ሰው ነው ስለዚህ አለቃዬን በዚህ እወደዋለሁ። ሁለተኛ ደግሞ የአለቃዬ ጋር ያለኝ ግንኙነት ጥሩ ያደረገው በአግባቡ። ክፍያዬን ስለሚፈጽምልኝ ነው

የጧት እለታዊ ተግባሮቼ በጣም ብዙ ናቸው። ጧት ጧት ለምሳሌ ተነስቼ ሰውነቴን እታጠባለሁ ቤተክርስቲያን እሄዳለሁ የአካል እንቅስቃሴ አደርጋለሁ ከዛ ምግብ አበስላለሁ። እነዚህ ሁሉ የጧት እለታዊ ተግባሮቼ ናቸው። ከዛ በኋላ ያለው ወደ ስራ ስለሚሄድ የጧት ስራዎቼ ግን እነዚህ ይመስላሉ

አንድ ብርድ ለውስ ነው እኔ የምጠቀመው ምክንያቱም በብዛት እንዳልገዛ በቂ የሆነ ብር ወይም ገንዘብ የለኝም። ስለዚህ እኔ የምጠቀመው አንድ ብርድ ልብስ ነው እሱ ደግሞ ለኔ በጣም ብቁ ነው ንጽህናውን የጠበቀ ነው። ቀን ቀን አጥቤ ማታ ለብሼው ነው የማድረው። ስለዚህ አንድ ብርድ ልብስ ብቻ ነው የምጠቀመው።

ሳንትም መቆጠብ በጣም አስፈላጊ ነው። አዎ እኔም ሳንትም እቆጥባለሁ ምክንያቱ ሳንትም ስትቆጥብ እኮ አንደኛው ለመጪ ህይወቴን የተስተካከለና ጥሩ ትዳር እንዲመራ ያደርገኛል። በዚህ ምክንያት ሳንትም መቆጠብ አስፈላጊ መስሎ ይታየኛል በኔ ሀሳብ ማለት ነው። አብዛኛው በገንዘብ ካልቆጠብን ደሃ ነው የምንሆነው ስለዚህ ሳንትም እቆጥባለሁ

የስልኬ ባትሪ በጣም እየተጠቀምኩበት ከዋልኩኝ አንድ ቀን ነው ምውለው፤ ዝም ብዬ ካስቀመጥኩትና አንዳንድ ዝም ብዬ ስልክ ሳስነሳ ብቻ የምትጠቀመው ከሆነ ግን ሁለት እና ሶስት ቆን ሊቆይ ይችላል። ስለዚህ የስልኬ ባትሪ የሚቆየው እንደ አጠቃቀሜ ነው የሚወስነው እንጂ ይሄ ነው ብለው አይወሰንም።

አዎ አካባቢዬን በጣም ነው የምወደው አንደኛው አካባቢዬ ብርሃን የሞላበት ነው በሌሊት ራሱ በጣም ነው የሚያበራው። አምፖሎቹ ይበራሉ ፅጥታ አለው። ራስን ለመጠበቅ ደግሞ በጣም ደስ የሚል አካባቢ ነው አራት ኪሎ ስለሆነ ደስ የሚል ቤተ መንግስት አጠገብ ነውና በጣም ነው የሚያምረው። በጣም እወደዋለሁ

ሰዎችን በተለያየ መልኩ አስተዋውቃለሁ ለምሳሌ በስራ ቦታ ሊሆን ይችላል። ወይም በበዓላት ሊሆን ይችላል ማስተዋወቀው እና ሰዎች ሳስተዋውቅ መጀመሪያ ስማቸውን እንዲተዋወቅ አደርጋለሁ። ከዛ በሁለቱም በጣም ጥሩ እንደሆነ እነግራቸዋለሁ ከዛ በኋላ ግንኙነታቸውን የጠነከረ ይሆናል

እንጨት ማብሰል በእንጨት እሳት ማብሰል የተለመደ ነገር ነው ማለት በሌላ አለም በኤሌክትሪክ ሊጠቀሙ ይችላሉ። እኛ ኢትዮጵያውያን ግን ሃምሳ ፐርሰንት ወይም ሃምሳ ያህል በእንጨት እሳት ማብሰል ነው የምናውቅበት። እኔም ሁሌ ጊዜ በእንጨት እሳት ነው ማብሰል ነው የማውቀው

ሽማግሌዎች በተለያየ መልኩ አከብራለሁ ለምሳሌ በባስ ውስጥ ከሆንከኝ ተነስቼ እንዲቀመጡ አደርጋለሁ። እግራቸውን አጥባለሁ ከደከማቸው ደግሞ የተለያየ ነገር አግዛቸዋለሁ ገንዘብም አግዛለሁ ልብስም አግዛቸዋለሁ እና በእነዚህ ምክንያቶች ደግሞ ሽማግሌዎችን አከብራለሁ።

የሽያጭ ግቦች በጣም ወሳኝ ነው። የሽያጭ ግቦች ከሌሉኝ እኮ ግዴታ ያ የሽጥኩት ነገር ኪሳራ ሊገባ ይችላል። ስለዚህ የሽያጭ ግቦች። ሁሉ ነጋዴዎች የሽያጭ ግብ ግቦች አሏቸው። ይሄ ደግሞ በጣም ደስ የሚል ነው ስራቸውን በፍጥነት እንዲያድግ ያደርገዋል። ደስ የሚል ነገር ነው ብቻ

ጢም አላቆይም ማለት አልወድም። እውነት ለመናገር ጢሜ በጣም ረጅም አይደለም አጭር ነው። ማለት ሙሉ በሙሉ ገና አልበቀለም እና ጢም አላቆየ አላቆይም በሳምንት ራሱ ቆርጠዋለሁ ወር እንዲቆይ አላደረገውም። ስለዚህ ጢም ማሳደግ እኔ አልወድም አላቆይም።

ሳንደል አንዳንዴ እለብሳለሁ ሳንደል በአብዛኛው በኢትዮጵያ ወይም ራያ በሚባል አካባቢ በጣም የተለመደ ልብስ ነው። ስለዚህ ሳንድል አልፎ አልፎ እጠቀም ነበር በአሁን ጊዜ ግን ሳንድል ተጠቅሜ አላውቅም ግን። በገበያ ላይ ላይክ አገኘው ሳንድል ገዝቼ ለመልበስ እሞክራለሁ

ታሪክ መንገር በጣም ወሳኝ ነው። በተለይ ለህፃናት ታሪክ መንገር እወዳለሁ ህፃናት የተለያየ የሀገራቸውን ባህል እንዲያውቁ የሀገራቸውን ትውፊት የቤተሰቦቻቸውን ነገር የትላላቅ የመሪዎችን ታሪክ እነግራቸዋለሁ። ይሄ ደግሞ ሀገራቸውን እና የአገር ፍቅር እንዲያድርባቸው ያደርጋል ስለዚህ ታሪክ መንገር በጣም ነው የምወደው።

የድርጅቱን ባህል እወደዋለሁ እውነት ለመናገር ማለት ነው ድርጅት ውስጥ በጣም ደስ የሚል ባህል ነገር አለው። ከእነዚህ ለመጥቀስ ደግሞ አንደኛ በበዓላት ቀን ልዩ ቅናሽ ስናደርጋለን። ስለዚህ የድርጅቱን ባህል በጣም በጣም ነው የምወደው።

እኔ ዋና ዋና ሀለፍነቶቼ አንደኛው እህቴ ወደ ቤት ትምህርት ማድረስና መመለስ ነው። ሁለተኛ የዩኒቨርሲቲ ተማሪ ስለሆነ ውጤቴን ለመስቀል ዋና ሀላፊነቴ ነው ስለዚህ እኔ የዋና ሀላፊነቴቨቼ እህቴን ወደ ቤት ትምህርት ማድረስና ማጥናት ነው። የኔ ዋና ዋና ሀላፊ ሀላፊነቶች የምላቸው

አዳዲስ የስራ ግንኙነቴን እፈጥራለሁ። እውነት ለመናገር አዎ አዳዲስ ስራ ግንኙነት መፍጠር አንደኛው ሀገሯን እንድትበለጽግ ያደርጋል። ሁለተኛ ደግሞ እኛ ጥሩ የአኗኗር ኑሮ እንድኖር ያግዘናል። ስለዚህ አዳዲስ የስራ ግንኙነትን መፍጠር የተለመደና ሊበረታታ የሚገባው ጉዳይ ነው። እንያዝበት

በፈሃም ማብሰል አውቃለሁ አብዛኛው ጊዜ እንዲያውም በፈሃም ማብሰል እወዳለሁ። ምክንያቱም በፈሃም ማብሰል ያወቅኩበት ምክንያት ከእናቴ ነው። እናቴ ሁል ጊዜ በፋሃም ነበር የምታውቀው ማብሰል የምታውቀው። እና አብዛኛው ጊዜ እንዲያው ወጥና ቡና የሚፈላው በፈሃም ማብሰል ነው። ስለዚህ በፈሃም ማብሰል አውቅበታለሁ

በጣም ስራዬ በጣም አድካሚ ነ፤ የእውነት የእውነት ስራዬ ያደክማል፤ ግን ምን ላድርግ ታግሼ ግዴታ የቤት፣ ትምህርት ክፍያ፣ የክራይ ቤት፣ የኤሌክትሪክ ክፍያ፣ የውሃ ክፍያ ይህ ሁሉ ስላለኝ አድካም ቢሆንም እንኳን ይህ ሁሉ ተቋቁሜ ስራዬን እሰራለሁ ግን ስራዬ በጣም ነው የሚያደክመው።

ቀርቃሃ የሚባለው ለብዙ ነገር የሚጠቅም የተክል አይነት ነው። ቀርቃሃ በአከባቢዬ ያድጋል። አብዛኛው ጊዜ ቀርቃሃ ሚበቅለው መካከለኛ የአየር ሁኔታ ባለበት አከባቢ ነው። ስለዚህ ቀርቀሃ ደግሞ በኢትዮጵያውያን በብዛት አከባቢ ውስጥ ይበቅላል። ይሄ ደስ የሚልና ለብዙ የአገልግሎት ነገሮችን የሚውል ነው።

በበጋ ወቅት የማደርገው አንደኛው ከሃምሳ ፈተና ስለሚደርስ እዛ አካባቢ በጣም ጠንክሬ ጥሪ ነው የማነበው። ሁለተኛ ደግሞ እርሻ አርሳለሁ። ይሄ ደግሞ ዝናብ የሚመታበት ወቅት ስለሆነ በበቃ ወቅት የማደርገው ማጥናትና የተለያዩ እርሻዎችን ማረስ ነው

ጨው ብዙ መውደድ ጉዳት አለው። ስለዚህ ጨው ብዙ አልወድም መካከለኛ የጨው ነው የምጠቀመው ጨው የምንጠቀመው። አንደኛው በምግብ ላይ ነው በምግብ በሚመስሉ ነገሮች ለምሳሌ በእንጀራ ሊሆን ይችላል። በወጥ ውስጥ ሊሆን ይችላል ወይም በአትክልት ጊዜያዊ ከትፈን የምንጠቀማቸው ለምሳሌ እንደ ጠቅል ጎመን የመሳሰሉ ጨው እንጨምራለን ስለዚህ ጨው ብዙ አልወድም

ሽቶ እጠቀማለ፤ ሽቶ መጠቀም በጣም ጥሩ ነው፤ ከሰዎች ጋር ስንደባለቅ ወይም በተለያዩ ሰርጎች ይሁን ክርስትና አመታዊ በዓል ሊሆን ይችላል፤ ሽቶ ተጠቅሜ ነው የምወጣው። ስለዚህ መጠቀም በጣም ጥሩና ሰዎችን በቀላሉ እንዲቀርቡን የሚያደርግ አንዱ ሽቶን መጠቀም ነው።

በሰአት የሚደርስ ሰው ነኝ ብዬ አስባለሁ ምክንያቱም ሁል ጊዜ በሰአቴንም የምገባው ስራዬ ላይ ሊሆን ይችላል ስብሰባ ሊሆን ይችላል ወይም ቀጠሮ ሊሆን ይችላል። ስለዚህ በሰአት የሚደርስ ሰው ነኝ። እኔ እውነት ለመናገር ስለዚህ በሰአት ሲደርስ ደግሞ በጣም የሰዎችም ክብርም አልጋፋም። የራሴ ክብርም አሳልፌ አልሰጥም ስለዚህ በሰአት የሚደርሰው እኔ

እንደገና ጥቅም ላይ መዋል አደርጋለሁ። ለምሳሌ አብዛኛው ጊዜ ፕላስቲክ የፕላስቲክ የሆኑ ጠርሙዞች ድጋሚ ጥቅም ላይ አውላቸዋለሁ። ይሄ ደግሞ ካለ ካላስፈላጊ ወጪዎችን እከላከላለሁ። ስለዚህ ይሄ ወጪ ማድረገው የነበረው ወደ መቆጠብ አስተላልፈዋለሁ

በብዙ ህዝብ መካከል መሆን አልወድም። ምክንያቱም በጣም ብዙ ህዝብ በመካከል በበዛበት ቦታ በጣም አፍራለ። ስለዚህ ይሄ ደግሞ ደስ የማይል ነገር ቢሆንም ግን እስኪ ለመቶ እሞክራለሁ፤ ይሄ ደግሞ ሰው በተሰበሰበበት ለመገኘት እሞክራለሁ።

ስራዬ እገመግመዋለሁ የስራ ገምገማ አደርጋለሁ ምክንያቱም ዛሬ ለምሳሌ ሱቅ ስሸጥ ነው የዋልኩት ሱቁ ላይ ማለት ነው የቃውጭ እና የስራ ግምገማ ሳደርግ ማስተካከለውም አስተካክላለሁ መቀጠል ያለብኝ ነገሮችም እቀጥለዋለሁ። ስለዚህ የስራ ግምገማ ማድረግ ስራው በጣም በከፍተኛ እንዲያድግ ያደርግልናል።

ሌሎች ማስተማር እችላለሁ እንዲያውም እኮ እኔ በትርፍ ጊዜ ህፃናትን ነው የማስተምረው። ህፃናትህ ደግሞ አንደኛው የተማርኩበት። ትምህርት ድጋሚ ስለሆነ በጣም ይያያዝልኛል በቀላሉም እረዳዋለሁ ሳይኑሱ ምን እንደሆነ ትርጉሙ ሚስጥሩ ምን ለማለት እንደፈለገ ድጋሚ ሌሎችን ሳስተምር ነው የሚገባኝ። ስለዚህ ሌሎችን ማስተማር እችላለሁ

በዚህ ስራ የሰራሁት ለሶስት ቀን ሊሆን ይችላል ግን ሙሉ ሶስት ቀን አይደለም። ለምሳሌ እተኛለሁ እነሳለሁ ሌላ ስራም እሰራለሁ አልፎ አልፎ ነው። ሁል ነገር ከተደመረ ግን ከአምስት ስድስት ሰዓት የሚበልጥ አይመስለኝም። ስለዚህ ለሶስት ቀናት ያህል ነው። እኔ በዚህ ስራ የሰራሁት

የክላውድ ማከማቻ ተጠቅሜ አላውቅም አልጠቀምም ምክንያቱም የክላውድ ማከመቻ ለኔ ምንም የሚጠቅመኝ ነገር አይደለም። ምክንያቱም የክላውድ ማከማቻ የሚጠቅም ሰው እኮ የክላውድን የሚጠቀሙት ነው። እኔ ደግሞ ምንም ለማንም ነገር ሊጠቅመኝ አይችልም። ስለዚህ የክላውድ ማከመቻ አልጠቀምም።

እኔ የምጠቀመው የቦርሳ አይነት ሌዘር ነው። ሌዘር ቦርሳ በጣም ነው የምወደው ይመቸኛል ሁለተኛው ደግሞ በሰዎች ዘንድ ለአይን በጣም የሚያምር ነው። ስለዚህ እኔ የምጠቀመው የቦርሳ አይነት ሌዘር ነው የምጠቀመው ሁሌ ጊዜ መጽሐፍቶቼ ይሆናል ኮምፒውተር ይሆናል ይይዝልኛል። እና የምትጠቀመውን የሌዘር ነው

እኔ ደሞዝ የማገኘው በሰላሳ ቀን ነው። እኔ ስራ የገባሁት በሃያ ስባት ነው። ግን ትንሽ እይ የስራ ባህሪ ልመደው አለኝና በሳላሳ ቀን አስብልሃለሁ አለኝ አለቃዬ ማለት ነው። ስለዚህ ደሞዝ እኔ የማገኘው በሰላሳ ቀን ሙሉ ነው አያልፍም አይጨምርም።

ወደ ስራ ሲሄድ እኔ ምለብሰው የስራ ልብስ ነው። ይሄ ደግሞ ሙሉ ልብስ ነው። ከጥፍር እግሬ ጀምሮ እስከ አንገቴ ላይ ሙሉ ልብስ ነው የምለብሰው። ይሄ ደግሞ ለስራው ያለኝ ክብር ይገልጣል ሰዎችም ለኔ በቀላል አይተውኝ ወደ እኔ እመጣለሁ። ስለዚህ ደንበኞች ይሆናሉ ደንበኞች ደግሞ ሌላ ደንበኞችን ይስባሉ

እሳት ለማንደድ እኔ የምጠቀመው ነዳጅ ነው፤ ነዳጅ ተሎ እሳቱን እንዲቀጣጠል ስለሚያደርገው፣ ነዳጅ ይጠቀማለሁ ግን ነዳጅ ኢትዮጵያ ውስጥ የራሳችን የሆነ ነዳጅ ገና በማውጣት ላይ ስላለን፣ ዋጋው በጣም ከፍ ይላል፤ ግን ከእርሱ የተሻለ አማራጭ ስለሌለ፣ እሳት ለማንደድ እኔ የምጠቀመው ጋዝ ነው።

አዎ በገበያ ዋጋ መደራጀር መደራደር እችላለሁ ግዴታ ነው ምክንያቱ ገበያ ላይ ካልተደራደርን አንዳንድ ደንበኞች ወይም ሻጮች በጣም ክፍ ሊያደርጉት ይችላሉ ዋጋው ማለት ነው። ስለዚህ ስንደራደር ግን ትንሽ ይቀንሳል ስለዚህ ሲቀንስ ደግሞ ያ መጨመር የነበረው ብር እንድንቆጥብ ያደርግልናል

አዎ ሰዎች የምመለከታቸው እኔ በአይን ነው ወይም በተመሳሳይ የሆነ አይን ማለት ነው፤ ምክንያቱ አንድ ሰው ከአንድ ሰው አይበልጥም የሚል አስተሳሰብ አለኝ። እርግጥ የሚበልጥበት አንዳንዴ አለ ለምሳሌ ሰነፍ ሰውና ጎበዝ ሰው እኩል ልንቆጥረው አንችልም ምክንያቱም አንዱ ሰነፍ ነው አንድ ጎበዝ ነው ግን አብዛኛው ጊዜ ሰዎችን በአንድ አይን ነው የምመለከተው

ሃይማኖታዊ ክብር አከብራለሁ። ይሄ ሃይማኖታዊ ክብር ስናከብር ደግሞ በውስጡ የተለያዩ ነገር የያዘ ነው። አንደኛ በመጽሐፍ የተፈቀደ ነገር ነው። ስለዚህ ማክበሩ በጣም ወሳኝ ወሳኝ ወሳኝ ነው። ልንበራታታበት የሚገባ ነው። ሁሌ ደግሞ ደስ የሚል ነገር እና አስፈላጊ ነገር ነው

አዎ እኔ እድለኛ ነገር አለኝ። ለምሳሌ በጣም በህይወቴ ላይ እድለኛ ሆኜ አውቃለሁ። ከነሱ ከማስታውሰው አንዱ ሎተሪ ደርሶኝ ያውቃል፤ ይሄ ደግሞ እድለኛ እድለኛነቴን የሚገልጥ ነገር ነው። ስለዚህ እድለኛ ነገሬ ደግሞ እወደዋለሁ፤ በጣም ደስ ይለኛል፤ ከሰዎች ለየት ያልኩኝ እኔን በተወሰነ መጠን

መጠበቅ በጣይም ከባድ ነገር ነው እውነት ለመናገር በጣም ከባድ ነው። በተለይ ቀጠሮ ይዘን እያለ ስንጠብቅ ሊረፍድብን ይችላል። አንዳንዴ እንዲያውም ትግስቴ ራሱ ይፈታተነዋል። ስለዚህ መጠበቅ ጥሩ አደለም በጣም የሚከብድ ነገር ነው። ስለዚህ መጠበቅ እኔ ከባዴ ነው ለኔ

አዎ ሳህኖችን መታጠብ ወይም ማጠብ እወዳለሁ ግዴታ ነው። ሳህኖች በልተንም ይሆናል ሳንበላም ይሆናል ማጠብ የኛ ሀላፊነት ነው። ካላጠብነው ግን የተለያዩ ባክቴሪያዎች ሊያርፉ ስለሚችሉ። ከዛ ስንመገበው ደግሞ ሆዳችን ይገባል። በዚህ ምክንያት ደግሞ ለሆድ በሽታ ሊሆን ይችላል ለሌሎች በሽታ ስለምንጋለጥ ሳህን መጠብ እወዳለሁ

አዎ በመስመር ላይ እማራለሁ በመስመር ላይ መማር ደግሞ ክህሎታችንን እንዲዳብር ያደርገዋል። በመስመር ላይ ማንም ማንማር ከሆነ ግን የምንኖረውን ኑሮ ራሱ ተመሳሳይ ይሆናል። ስለዚህ አለም እየተቀየረ እኛ ግን ወደ ኋላ እንቀራለን። ስለዚህ በመስመር ላይ መማሩ ለሀገር እድገትም ነው ለገቢ እድገትም ነው ለእኛ አስተሳሰብም እድገት ነው።

ከፀሀይ እኔ የምጠበቀው በተለያየ ነው ለምሳሌ በጥላ ሊሆን ይችላል ወይም የፀሀይ መከላከያ የሆኑ ቅባቶችን በመቀባት ሊሆን ይችላል ስለዚህ በእነዚህ ሁለት መንገዶች። ከፀሀይ ራሴን እከላከላለሁ። ምክንያቱም አንዳንዴ ፀሀይ ሲበረታ በጣም ያማል ሰውነታችን ማለት ነው ይዝላል። ከሚገባው በላይ ሙቀት ስለምንስብ ማለት ነው።

የህዝብ ማመላለሻ እጠቀማለሁ። የህዝብ ማመላለሻ ደግሞ ነገሮች በአፋጣኝ ነገር እንዲከናወኑ ያግዘናል፤ ስለዚህ የህዝብን ማመላለሻ አብዛኛው ሰዎች ይጠቀማሉ፣ ቤተሰቦቼም እንጠቀማለን፣ እኔም እጠቀማለሁ፤ ስለዚህ የህዝብን ማመለሻ ሁሌ ነው የምትጠቀመው።

እኔ ወደ ገበያ የምሄደው የተለያዩ ነገሮችን ለመግዛት ነው፤ ሲሄድ ደግሞ እኔ በየትኛው ቀን ካልሽኝ ከአምስት ሰዓት እስከ አስር ሰዓት ያለው ወደ ገበያ እሄዳለሁ። በዚህ ደግሞ ብዙ ሰዎችም አገኛለሁ፤ የተለያዩ የፈለኩትም ደግሞ እቃ አገኛለሁ። ስለዚህ እኔ የምሄደው ከአምስት ሰዓት እስከ አስር ሰዓት ባለው በቀን ጊዜ ማለት ነው።

ፎቶዎች እኔን የማስቀምጣቸው አንደኛው በቤቴ ውስጥ በጽሁፍ መልክ ወይም በደብተር መልክ የተያዘ ነገር ስላለ በሱ ውስጥ አስቀምጣለሁ። ሁለተኛ ደግሞ ማስቀመጠው በፌስቡክ አስቀምጣለሁ በቴሌግራም በኢሜል ሊሆን ይችላል በዋትሳፕ ሊሆን ይችላል በእነዚህ ሁሉ መተግበሪያዎች አስቀምጣለሁ። ፎቶዎቼን

ባህላዊ ልብስ በኢትዮጵያ የተለመደ ልብስ ነው፣ ለምሳሌ በራያ የራሱ የባህላዊ ልብስ አለ በተለያዩ በትግራይም አለ፣ በአማራም፣ አለ በኦሮሞም ባህላዊ ልብስ አለ፣ እነዚህ ልብሶች ደግሞ እለብሳለሁ፣ ለምሳሌ በመቅጥ በመ በጥምቀት የጥምቀት ባህላዊ ልብስ እለብሳለሁ፣ በልደትም የልደት ባህላዊ ልብስ እለብሳለሁ ስለዚህ ባህላዊ ልብስ ለባሽ ነኝ።

አዎ መዝገቦቼን አስቀምጣቸዋለሁ እውነት ለመናገር ማለት ነው በተለያየ ነገር ነው። ማስቀምጣቸው ለምሳሌ በቤቴ ውስጥ በስረአት አስቀምጣቸዋለሁ ይሄ ደግሞ በፈለኩት ጊዜ አንስቼ እንድጠቀመው ያገለግልኛል። መዝገቦች ማናስቀምጥ ከሆንን ግን ይጠፋብናል። በስራ የስራ መዝገብ ቢሆን ደግሞ ኪሳራ ውስጥ እንገባለን። ስለዚህ መዝገቦቼን አስቀምጣለሁ

ከቤቴ ለስራ ያለው ርቀት አምስት ኪሎ ሜትር ነው። አምስት ኪሎ ሜትር ደግሞ በጣም ቀለል ያለች ስለሆነ በእግሬ ነው የምደርስባት። አንዳንዴ በታክሲ ሊሄድ ይችላሉ። ስለዚህ ከቤቴ ወደ ስራዬ ያለው የርቀት መጠን ግን በሜትር ስንገልጠው ወደ አምስት ሺህ ሊሆን ይችላል። በኪሎሜትር ግን አምስት ኪሎሜትር ያህል ርቀት አለው

አዎ በእጅ የሚሰራ ስራ አደርጋለሁ አብዛኛው ጊዜ ለምሳሌ የሚጻፍ ነገሮች አሉ። የሚታጠብ እቃ የሚስተካከል እነዚህ ሁሉ በእጅ የሚሰራ ስራ ናቸው። እነዚህ ደግሞ እኔ በእጅ ስራ ነው የማከናውናቸው። ምክንያቱ አንደኛ በእጅ ስራ ስንሰራ ብዙ ወጪ አናደርግም ካላስፈላጊ ኪሳራ ራሳችንን እንጠብቃለን

አዎ ኮፍያ ማድረግ እወዳለሁ። ኮፍያ ማደርገው ደግሞ አንደኛው ፀሀይ በበረታበት ጊዜ ነው። ሁለተኛ ደግሞ ማታ ማታ በጣም ብርድ ወቅት ከሆነ ለምሳሌ እንደ ክረምት እና እንደ በጋ አይነቶች ወቅቶች በእነዚህ ኮፍያ አደርጋለሁ ኮፍያ ማድረግ ደግሞ ፀጉራችንን አቧራ እንዳይገባው ይከለክልናል

የጫማዬ ቁጥር ከሰላሳ ዘጠኝ እስከ አርባ ያለው ነው በዚህ ውስጥ የሆነ ጫማ ልኬ ነው። ምክንያቱም የኔ እግር በጣም አነስ ያለች ናት መካከለኛ ማለት ነው ግን አብዛኛው አነስ ያለ ሊባል አይችልም መካከለኛ ነው እና እኔ የጫማ ቁጥሬ ሰላሳ ዘጠኝም ይሆናል አርባ ዘጠኝም ልኬ ነው።

በባህሌ ሰርግ የሚከናወነው በተለያዩ ነገሮች ነው ለምሳሌ በሙሽሪት እና በሙሽራ ቤት ዳስ ይዘጋጃል። ሙሽራው ደግሞ በፈረስ ተቀምጦ ወደ የሙሽሬት ቤት ይሄዳል። በዛ ውስጥ ደግሞ የተለያዩ ሽማግሌዎች ይሰበሰባሉ ቤተሰብ ይሰባሰባል። እና ባል ወደ ሚስት ሄዶ ሚስትን ይዞ ወደ ቤቱ ይመለሳል

ቡና መፍጨት ጥሩ ነው። እፈጫለሁ የምፈጫው በተለያዩ ነገሮች ነው። መፍጠጥ የማውቀው ለምሳሌ በኤሌክትሪክም አለ። ከዛ ደግሞ ከተለያዩ ነገሮች የተሰራ ለምሳሌ በእንጨት የተሰራ መፍጫ አለ። ስለዚህ ቡና መፍጫ እኔ አውቅበታለሁ በአብዛኛው ኢትዮጵያም ያውቃል

አዎ እኔ የማስታውሰው ጥሩ መምህር አለ በአራተኛ ክላስ በተለይ ያስተማረኝ የሂሳብ መምህሬ በጣም ነው የማስተውሰው ይሄ ደግሞ የወደድኩበት ወይም ያሳወስኩበት ምክንያት። ይቀጣን ነበር እንደገና በቀላሉ እንዲረዳን በምሳሌ አድርጎ ነበር ሲያስተምረን የነበረው ስለዚህ የምስታወሰው በጣም ጥር መምህር አለ

እኔ ልደቴ የማከብረው ከቤተሰቦቼና ከጓደኞቼ ጋር አብረን ሆንን ነው የምናከብረው። እነሱ ነው የሚያከብሩልኝ ስለዚህ ሳከብረው በጣም ሞቅ ባለ ነው የተለያየ ቦታ ሄጄ በመነስ መነፈሻ ሊሆን ይችላል። በቤት ሊሆን ይችላል በክለቦች ሄጄም ላከብር እችላለሁ። ስለዚህ አብዛኛው ጊዜ ግን ከጓደኞቼ ጋር ሆኜ ነው የልደት ቀኔን የማከብረው

አዎ በመስመር ላይ ሙዚቃ እሰማለሁ። በመስመር ላይ ሙዚቃ መስማት እኮ በጣም ደስ የሚልን ነገር ነው። ከዛም አዳዲስ ሙዚቃዎች ሲለቀቁ ወዲያው በመጀመሪያ ስለምንሰማቸው። ደስ የሚልና መንፈስን የሚያድስ ነገር ነው። ስለዚህ በመስመር ላይ ሙዚቃ እሰማለሁ ወንድሞቼም ይሰማሉ

አዎ አቧራ ችግር ይፈጥራል ለምሳሌ እንደ ሳል የመሳሰለ ችግር ሊፈጥርብን ይችላል። ስለዚህ አቧራ የሚፈጠረው አንደኛው በለ አግባቡ ያልጸዳ ቦታ ከሆነ ብዙ ጊዜ አቦራ ይነሳበታል። ስለዚህ አቦራ ደግሞ ጠራርገን በውሃ አጥበን አካባቢውን ጸዳ እንዲል ፈታ እንዲል ማድረግ ይጠበቅብናል። ስለዚህ አቦራ ችግር ይፈጥራል

የጨረቃ ብርሃን በጣም ነው የምወደው ጨረቃ የተለያዩ አንዳንዴ ደመቅ ብላ ትወጣለች አንዳንዴ ደግሞ ደብዘዝ ብላ ትወጣለች ጨረቃ ብርሃኗን በጣም የሚበራ ሙሉ ክብ ስትሆን ነው። ስለዚህ ጨረቃ ብርሃን በጣም ነው የምወደው ማታም በጣም እየወጣሁም የጨረቃ ብርሃንን እከታተላለሁ እወዳለሁ

ዝናብ ሲዘንብ እኔ አብዛኛው ጊዜ ቤቴ ላይ ሆኜ እተኛለሁ መተኛት ነው ደስ የሚለኝ ምክንያቱም ዝናብ ሲመታ ወይም ሲዘንብ መብረቅ ነጎድጓድ የመሳሰሉ ተከትሎ ይመጣሉ እነዚህ ደግሞ በጣም ለድምጽ ስለሚረብሹ አብዛኛው ጊዜ ዝናብ ሲዘንም እኔ መተኛት ነው የምመርጠው።

የድርጅት ዝግጅቶችን አልፎ አልፎ እሳተፋለሁ ወይ ግን አብዛኛው በሚባል መልኩ አልሳተፍም። ምክንያቱም በድርጅቶች የዝግጅት ላይ በጣም ብዙ ሰው ስለሚሰበሰብ ብዙ ሰው በተሰበሰበበት መካከል መገኘት ደግሞ ለኔ በጣም ትልቅ ፈተና ነው። ስለዚህ እኔ አብዛኛው ጊዜ ቤቴ ላይ ነው የማሳልፈው

እኔ የምልከው እሜ ለአንድ ብቻ ነው። ምክንያቱም ለተለያዩ ነገሮች ለግላዊ ከሆነ አንድ ነው የምልከው ለስራ ከሆነም አንድ ነው የምልከው አንዳንዴ ሁለት ልልክ እችላለሁ ግን አብዛኛው ጊዜ አንድ እሜል ብቻ ነው የምልከው። ለስራ ከሆነ የስራ እሜል አለኝ ለተለያዩ ስራዎች ማውለም የራሴ ኢሜል አለኝ። ስለዚህ አንድ ኢሜል ብቻ ነው የምልከው።

የቀረ ምግብ አልበላም ምክንያቱም የቀረ ምግብ ሲቆይ የተለያዩ ነገሮች ሊፈጥር ይችላል። ስለዚህ አንደኛው ሰዎች እጃቸውን ሳይታጠቡ ምግብ ከበሉ ያ የቀረ ምግብ ለመብላት በጣም ይደብራልና ይከብዳል። ስለዚህ የቀረ ምግብ አልበላም እኛም ቤታችንን ብዙ የሚቀር ምግብ የለም

አዲስ አመትን የማከብረው በጣም በአዲስ መንፈስ ሆኜ ነው ለምሳሌ ንስሃ ገብቼ ነው የማከብረው የተለያዩ ጓደኞቼን ወደ ቤቴ እጠራለሁ፤ የተቸገሩን ነዳያንም እንከባከባለሁ። ስለዚህ በዚህ ምክንያት አዲስ አመትን አከብራለሁ፤ አዲስ አመት ሳያከብር በአዲስ መንፈስ ነው።

እኔ የቴክኖሎጂ ችግር ሲያጋጥመኝ መጀመሪያ የማደርገው ለባለ ቴክኖሎጂ ዋና የሚቆጣጠረው ወይም የሚመለከተው ባለሙያ ለሱ አሳውቃለሁ፣ ይሄ ደግሞ በጣም ወሳኝ ነገር ነው። ቀለል ያለ ችግር ካጋጠመው ግን ራሴን ለማስተካከል ነው የምሞክረው። ይሄ ደግሞ በመስመር ላይ የተለያዩ ነገር በማየት አስተካክለዋለሁ

አዎ እጅ መጨባበጥ እወዳለሁ። አብዛኛው ኢትዮጵያውያን እጅን መጨባበጥ የሰላም ምልክት ሲሆን። የተለያየ ቦታ ተነፋፍቀን የነበርነው ቤተሰብ ሊሆን ይችላል ጓደኛ ሊሆን ይችላል የፍቅር ስሜታችንን የምንገልጥበት እጅ በመጨባበጥ ነው። እና እጅም መጨባበጥ በጣም ነው የምወደው።

ያው እኛ ስብሰባባ የምናካሂደው በሳምንት አንድ ጊዜ ነው። ስብሰባ የምናካሂደው ይህ ማለት ደግሞ ወደ ወር ሲቀየር በወር አራት ጊዜ ስብሰባ እናካሂዳለን ማለት ነው። ይሄ ስብሰባ ደግሞ የተለያዩ ነገር አጀንዳ የያዘ ሲሆን ይሄ ደግሞ ለሀገር እድገትና ለስራ እድገት እንጠቀምበታለን

አዎ የቤት እንስሳ አለኝ። የቤት እንስሳ አብዛኛው ከእኛ ከሰዎች ጋር ተላምደው የሚኖር እንስሳስ ሲሆኑ እነዚህ ደግሞ ለተለያየ ነገር የምናውላቸው ነው። ለምሳሌ ለመብል ሊሆን ይችላሉ ለመጠበቅ ሊሆን ይችላሉ ለተለያየ ነገር እንጠቀማቸዋለን። እና የቤት እንስሳ አለኝ። ቤቴ ውስጥ ብዙ ናቸው ያሉት

አዎ እኔ በድንቅ ነገሮች አምናለሁ። አንዳንዴ እንደውም በህይወታችን ላይ አስበነው የማናውቅ የሆናል ብለንም ገምተነው የማናውቅ ነገር በህይወታችን በጣም ጥሩ ነገር ይከሰታል። ይሄ ደግሞ እኔ ድንቅ ወይም በጣም ተአምር ብዬ የሚገልጸው ነገር ነው

እኔ በጣም ብዙ መተግበሪያዎችን እወዳቸዋለሁ ከእነዚህ መተግበሪያዎች ደግሞ አንዳንዶቹ ገንዘብ ለመስራት እጠቀማቸዋለሁ ሌሎቹ ደግሞ ለተለያዩ እውቀት ለማግኘት ትጠቀማቸዋለሁ። ከእነዚህ ግን አብልጬ በጣም የምወደው መተግበሪያ ቢኖር ቴሌብር ነው ይሄ ደግሞ ገንዘብ በቀላሉ ስለሚያንቀሳቅስ ማለት ነው ስለዚህ ቴሌብር ነው። እኔ በጣም የምወደው መተግበሪያ

እኔ የምወደው አትክልት ቢኖር ካሮት ነው። ካሮት ብዙ አይነት ጥቅሞች አሉት። እንዲሁም ብዙ አይነት በውስጡ ቫይታሙኒዎች የያዘ ነው። በዚህ ምክንያት በጣም ከምወዳቸው የአትክልት ነገሮች ካሮት ነው። ይሄ ደግሞ ለምሳሌ ስንል የአይን ጥራትን ይጨምራል ወይም የማየት ብቃት ስለሚጨምር ነው

እኔ የምመገበው በሳህን ነው። ሳህን እቤቴ ላይ በጣም ብዙ ሳህን አለ። አነስተኛ ሳይዝ መጠን ያላቸው አሉ። በጣም ከፍ ያሉ መጠን ያላቸው አሉ። ከእነዚህ ግን መካከለኛ ያለው ሳህን ነው እኔ የምመገበው የምጠቀመው ለመመገብ ማለት ነው። ስለዚህ ይሄ ደግሞ ሁል ጊዜ ንጽህናውን የጠበቀ ነው።

በእግር እኔ በጣም ብዙ ኪሎ ሜትር መጓዝ እችላለሁ ለምሳሌ አንዳንድ ቀን እስከ ሃምሳ ኪሎ ሜትር ልሮጥ ወይም ሊሄድ እችላል ይሄ ደግሞ ለአካል እንቅስቃሴ በሚያስፈልገኝ ጊዜ ነው። በቀን ግን በዛ ከተባለ እስከ አምስት ኪሌሜትር ልንቀሳቀስ እችላለሁ ብዬ አስባለሁ

ማብሰል በኢትዮጵያውያን የተለመደ ነገር ነው። አንድ ነገር ለማብሰል የተለያየ ነገር እንጠቀማለን ለምሳሌ ፈሃም ልንጠቀም እንችላለን እሳት ልንጠቀም በእንጨት ማለት ነው ልንጠቀም እንችላለን። እንዲሁም በኤሌክትሪክ ልንጠቀም እንችላለን ስለዚህ እኔ አብዛኛው የምጠቀመው በእንጨት በእሳት ነው። ስለዚህ ማብሰል እችላለሁ

አዎ በመሬት ላይ መቀመጥ እወዳለሁ። እንደውም በቤቴ ውስጥ ከቤተሰቦቼ ጋር ሆነን የበአል ወይም የባህል ምግቦችን ስንመገብ መሬት ላይ ሆነን ነው። እንዲሁም ከጓደኞቼ ጋር ስንጫወት መሬት ላይ ቁጭ ብለን ነው። ይሄ ደግሞ ለእኔ በጣም ለየት ያለ ስሜት ከሚሰጠኝ ይሄ አንዱ ነው

ስነ ጥበብ በጣም የሚነድ በጣም ሊደነቅ የሚችል ሙያ ሲሆን በጣም ነው የምወደው አንዳንዴ እንደው እግዚአብሔር ለሰው ልጆችን የሰጣቸው ጥበብ በዚህ አደንቃለሁ። ስለዚህ ስነ ጥበብ በጣም ከሚያደንቁ ሰዎች አንዱ ነኝ እና በጣም እወዳለሁ። የተለያዩ የስነ ጥበብ ነገሮችን እመለከታለሁ።

ወደ ስራ የሚሄደው እኔ አብዛኛው በህዝብ ትራንስፖርት ነው። እና ማለዳ ተነስቼ፤ የተለያዩ ወረፋዎች ያጋጥማሉ ግን እነዚህን ወረፋዎች ታግሼ ነው እኔ የማልፈው። ይሄን የምታገሰው ደግሞ መጻፍ እያነበብኩኝ፤ ወይም ሙዚቃ እየሰማሁኝ እስከ ወረፋዬ የሚደርስብኝ ድረስ እጠብቃለሁ።

ድንጋይ መሰብሰብ በኢትዮጵያውያን በተለይ በትላልቆቹ ባህላዊ የሆነ ከሁለት ሺህ ዓመተ ምህረት በፊት ቤት የሆን የተለያዩ ነገሮች በድንጋይ ተሰብስቦ ነው የሚሰሩት አንዳንድ ቅርጾችን በዛ ሊያወጡ ይችላሉ። እና ይሄ ድንጋይ መሰብሰብ እኔ አውቃለሁ በተለይ በአካባቢያችን በጣም ብዙ ድንጋይ የተሰበሰባ አለ

እኔ የምመጣው የሙቀት መጠን ቢኖር መካከለኛ ነው ማለት ቀዝቃዛም ያልሆነ በጣምም ሙቅ ያልሆነ ነገር ማለት ነው። እና ይሄ ለሰውነቴ በጣም ይስማማኛል። አንደኛው በጣም ሙቀት ካለው ሰውነታችን ያሉ ስቦች በቀላሉ ይቀልጣሉ ለዚህም ለክፋት ይዳርግብናል

በስራ በጣም ብዙ ጥሪዎች ላደርግ እችላለሁ ይሄ ደግሞ የተለያዩ ደንበኞችን ስለሚደውሉ ይሄ ደግሞ በመስመር ላይ ግዢ በሚፈጽምበት ጊዜ በጣም ብዙ እፈጽማለሁ አንዳንዴ እንደውም እስከ ሃምሳ ጥሪ ያህል ላደርግ እችላለሁ። ስለዚህ በስራ እስከ ሃምሳ ያህል ድረስ ጥር አደርጋለሁ

ማንቂያ ሰዓት እጠቀማለሁ ማንቂያ ሰዓት የምንጠቀምበት ምክንያት አንዳንዴ አምሽተን በምትተኛበት ጊዜ ቶሎ ለመነሳት ይከብደናል። ስለዚህ ማንቂያ ሰዓት ደግሞ በጣም ይጠቅማል ስለዚህ ጠቀሜታው በጣም ስለሚገባኝ የማንቂያ ሰዓት እጠቀማለሁ። ሁሌ ማለት ነው

እኔ በልጅነቴ በጣም የምወደውና በጣም የማስታውሰው ጨዋታ ቢኖር ከጓደኞቼ ጋር ሆነን ተሰባስበን በጓሮ አካባቢ ሆነን ኳስ የተጫወትንበት ጊዜ በምን ጊዜ የማረሳው? ጨዋታ አይነት ነው እና እስከ አስር ሆነን ነው የምንጫወተው እና በልጅነቴ እኔ በጣም የሚወደው ጨዋታ ኳስን መጫወት ነው

እኔ ብዙ አይነት ፍራ ፍሬዎች አፈራለሁ ወይም እገዛለሁ ስለዚህ እነዚህ ከማፈራቸውና ከምገዛቸው ፍራፍሬዎች በጣም የምወደው ፍራፍሬ ቢኖር አፕል ነው። አፕል በጣም በሰውነታችን በቀላሉ የሚስማማና በኢትዮጵያ ደግሞ በብዛት የሚገኝ ፍራፍሬ ነው

ኢንተርኔት አለኝ። ኢንተርኔት ከዳታ በጣም የሚፈጥን እና ብዙ ሰዎች ማስጠቀም የሚችል ነው። ይሄ ደግሞ ከዳታ እና ከኢንተርኔት ስናነጻጽር፤ ኢንተርኔት ቀለል ባለ ወይም አንድ ከፍለን ለብዙ ጊዜ ወይም ለብዙ ወራት ሊያገለግለን የምችል ነው ስለዚህ ኢንተርኔት አለኝ።

እኔ በቀን እስከ አራት ሰዓት ያህል ልጠቀም እችላለሁ። እንደየሁኔታም አንዳንዴ በዛ ሊል ይችላል፤ አንዳንዴም ልቀንስ ይችላል፤ ይህ እንደ ስራው ባህሪ ወይም እንደ ቀን ውሎዬ ይወሰናል። ለምሳሌ በጣም ስራ ላይ ደክሞኝ ከዋለ ማታ ሰውነቴን ለማፍታታት፤ ስልኬ ያሉ የተለያየ ፊልምን እመለከታለሁ ስለዚህ ለአራት ሰዓት ያህል በቀን እመለከታለሁ እጠቀማለሁ።

አዎ የስራ እድገት እየፈለኩኝ ነው። ግን ኢትዮጵያ ውስጥ የስራ እድገት እንደምፈልግ በጣም የሚያደክም እና በጣም የሚያሰለች ነገር የለም። ምክንያቱም የስራ እድገት ለመፈለግ አንደኛው በዛ ስራ ለብዙ አመት መቆየት ይጠበቅብናል። ይሄ ደግሞ እድሜያችንን ይፈታተነዋል ስለዚህ እድሜያችን ያልቃል ማለት ነው። ስለዚህ የስራ እድገት ግን እፈልጋለሁ።

ያው ምግብ ለሌላ ሰው ማካፈል አንደኛው ባህል ነው በኢትዮጵያ ማለት ነው። ሁለተኛ ደግሞ በሃይማኖት ይፈቀዳል ስለዚህ ምግብ ለሌሎች ማካፈል የጥሩነትን ወይም የሰባዊነትን መገለጫ ነው። ስለዚህ እኔና ቤተሰቦቼ እንዲሁም ጓደኞቼ ምግብ እንደሌሎች ማካፈል እናውቅበታለን እናም እንወዳለን

እኔ ጭንቀት ሲሰማኝ የማደርገው የተለያየ ነገር አደርጋለሁ። ለምሳሌ ፊልም እመለከታለሁ ከዛ ወደ መናፈሻዎች ተጉዤ እዛ የተለያየ ነገር አያለሁ ከዛ ደግሞ መጽሐፍትን አነባለሁ የመስመር ዜናን እከታተላለሁ። ስለዚህ ጭንቅ በሚሰማኝ ጊዜ ጭንቅን ሲሰማኝ ማደርገው እነዚህ የመሳሰል አደርጋለሁ

አዎ በመንገድ ላይ ቀለል ያለ ምግብ እገዛለሁ። ለምሳሌ ያህል የተለያየ ብስኩቶች ሊሆን ይችላሉ። ቀለል ያለ ሆዳችንን ሊህነፉ የማይችል ናቸው እነዚህ ደግሞ አንዳንዴ እንዲያውም ወደ ሬስቶራንት እና ወደ ካፌዎች ለመሄድ ጊዜ ሲያጥርብን እነዚህን ቀለል ያሉ የመንገድ ምግቦች መመገብ ለእኛ በጣም ጥሩ ነገር ነው

በመስኮት ጎን መቀመጥ በጣም ነው የምወደው እንደውም ከአንደኛ ክላስ ጀምሬ እስከ አስራ ሁለተኛ እስኪደርስ ድረስ አብዛኛው ጊዜ የምቀመጠው በመስኮት ወይም በጎኑ አጠገብ ነው። እና ይሄ ደግሞ አየርን ንጹህ አየርን እንዲቀበል ያግዘኛል። ስለዚህ ንጹህ አየርን ስለማገኝ ንጹህ ትንፋስን እተነፍሳለሁ

በትምህርት ቤት በጣም የምወደው ትምህርት ሁለት ናቸው እነሱ ደግሞ ኬሚስትሪ እና ሂሳብ ነው። ሁለቱን እወዳቸዋለሁ በአብዛኛው ግን በጣም የምወደው ትምህርት ቢኖር ኬሚስትር ነው። ምክንያቱ አባቴ የኬሚስትሪ መምር ስለሆነ ኬሚስትሪ በጣም ያስረዳኝ ነበር ስለዚህ እኔ እኮ ሁሉ አብልጬ የምወደው የትምህርት አይነት ኬሚስትሪ ነው

ግጭቶች ማስተካከል አንደኛው በጣም የብልህና የጎበዝ ወይም የአስተዋይ ሰው መገለጫ ነው። ግጭቶች በብዙ ነገር ልንፈታቸው እንችላለን። ግን ከእነዚህ ሁሉ የሚበልጠው ግን ግጭት በሰላማዊ ሰልፍ መንገድ ወይም በሰላማዊ ሰልፍ ምክንያት መፍታት። ከሁሉ የበለጠገና ከሁሉ የአስተዋይ መገለጫ ነው

በተፈጥሮ ውስጥ መራመድ እወዳለሁ እንደው አንዳንዴ በጣም የሚገርመኝ ነገር በወንዞች ዳር ሆኜ እጓዛለሁ ወንዝ ላይ ሆኜ እራመዳለሁ እንዲሁ በለምለም ሳር ባለበት አካባቢ እራመዳለሁ። ይሄ ደግሞ ለምሳሌ በመሬት ላይ ሲሆን የተለያዩ ሙቀትን ወደ ሰውነቴ ይገባል ይህ ደግሞ ለሰውነቴ በጣም ጥሩ ነገር ነው

እኔ የምነሳው ከእንቅልፌ ማለት ነው። ጠዋት አስራ አንድ ሰዓት ነው የምነሳው ደግሞ ሙሉ እንቅልፌን ትቼ ነው የምነሳው በቀን ውስጥ ወይም በሃያ አራት አንድ ለስድስት ሰዓት ያህል ልተኛ እችላለሁ። እና እኔ ቀደም ብዬ ደሮዎች ወይም አእዋፎችን ሲጮሁ አስራ አምስት ሰዓት አካባቢ ነው የምንነሳው።

እኔ በጣም የምመኛቸው ስራዎች አሉ እነዚህ ስራዎች ደግሞ እስከ ሰላሳ አመቴ ድረስ ላከናውናቸው ከራሴ ጋር ቃል ገብቻለሁ። ከእነዚህ ግን በጣም የምመኘው ስራ ቢኖር የቡና አስመጪ ወይም ላኪ መሆን በጣም የሚመኘው እና ለተገብረው በእቅዴ ውስጥ ላይ ያለ ነገር ነው

አዎ ኮምፒውተር መጠቀም እችላለሁ። እንዲያውም መሰረታዊ የኮምፒውተር ስልጠና ወስጄ ነበር ለ ሶስት ወር ያህል ማለት ነው። እና ይሄ ደግሞ በጣም ጥሩ ውጤት አድርጌ ይዤ ነው ያለፍኩት። እና ኮምፒውተር መጠቀም እችላለሁ። ለምሳሌ እንደ ወርድ ኤክሴል ፓወር ፖይንት የመሳሰል ነገር በደንብ ብቃት አለኝ

አስተያየት እቀበላለሁ በተለይ የኔ ደካማ ጎን ከሆነ አስተያየት ተቀብዬ ያ ደካማ ጎኔን አስተካክዬ ወደ አወንታዊ አስተያየትን እንዲሰጡኝ ሰዎች እጠብቃለሁ። ምክንያቱም አስተሳሰባችን የሰው የተለያየ ነው። እና አስተያየትን ስንቀበል ደግሞ አዲስ ነገር እናገኛለን

ጠዋት በስራ ላይ እኔ የማደርገው መጀመሪያ ቤቱን አስተካክለዋለሁ እጠረገዋለሁ እንዲሁም ይወለወል ካለም እወለውላለሁ አቧራም ከያዘ አቦራውን አራግፋለሁ። ከዛ ቀጥዬ ደግሞ ያ ያሉትን እቃዎች በየቦታቸውን አስተካክዬ አስቀምጣቸዋለሁ ይህ የጠዋት የመጀመሪያ ስራዬ ነው

ያው ልብሶቼ በስርዓት የተቀመጡ ናቸው። ለምሳሌ የታጠቡ ልብሶች እና ያልታጠቡ ለየብቻቸው ሆነው በስርዓት የተቀመጡ ናቸው። ምክንያቱም የታጠበና ያልታጠበ ልብስ በአንድነት ካደረግነው ሊቆሽብን ስለሚችል ያ ንጹህ ልብስ ስለዚህ ለየብቻው አድርጌ ነው የማስቀምጣቸው በስርዓት ማለት ነው

ከቤቴ ሰው ጋር ሆኜ የማከብራቸው በዓላት አንደኛው የዘመን መለወጫ የሆነው አዲስ አመት ነው። ሁለተኛ ደግሞ ልደት ነው። ሶስተኛ ጥምቀት አራተኛው ትንሳኤ አምስተኛው የእመቤታችን ልደት ነው። እነዚህ በዓላትን ከቤተሰብ ጋር ሆኜ አከብራለሁ።

የቤቴ ጣራ የተሰራው ከተለያየ ነገር ነው ለምሳሌ ግማሹ ከአልሙኒየም ብረት የተሰራ ሲሆን ግማሽ ደግሞ ከእንጨት የተፈጨ እንጨት በማሽን ገብቶ በደንብ ጥርግ ያለ ጥርት ያለ ደስ የሚል ዲዛይን ያለው ነገር ነው። ስለዚህ የቤቴ ጣራ የተሰራው ከአልሙኒየም እና ከእንጨት ነው

አዎ ገንፎ እበላለሁ ገንፎ በጣም ደስ የሚልና የኢትዮጵያ ልዩ የባህል መገለጫ ነው። እና ገንፎ አብዛኛው ኢትዮጵያ በሚባል ዘጠና ስምንት ፐርሰንት በምንለው ሁሉ ገንፎ ይበላል። ገንፎ የምንበላው ደግሞ ለምሳሌ በሕማማት ሀሙስ ገንፎ ይዘጋጃል እና እንበላለን

ማር እወዳለሁ ማር በጣም ጣፋጭ ከሚባሉ የዚህ ምድር ከምናገኛቸው በተፈጥሮ ከንብ የሚሰራ ሲሆን ማር በጣም በውስጡ ግልወት ሰጪ ከሚባሉ አንደኛ ተጠሪ ነው። እና ማር በጣም ነው የምወደው ጠዋት ጠዋት በዳቦ ወይም በሀበሻ ዳቦ አድርጌ ነው የምመገበው

እኔ በጣም የምወደው ሽታ ቢኖር ዶንድራትም በጣም እወደዋለሁ። ግን ዶቭ ዶቭ ሚለው ይሄ ግን በጣም ነው የምወደው ዶድራንት በጣም ነው ደስ የሚል ሽታ ያላቸው ናቸው። እና ከእነዚህ ሽታዎች ደግሞ የምንወዳቸው ምክንያት ደግሞ የተለያዩ ከተለያየ ቅመማ ቅመማ የተሰሩ ስለሆነ ደስ የሚል ጠረን ስላላቸው ነው

ጥራት ያለው ስራ ማቅረብ እችላለሁ ምክንያቱም ጥራት ያለው ስራ ማቅረብ አንደኛው ስራችንን በጣም ከፍ እንድል በሃምሳ ፐርሰንት ከፍ እንድል ያግዘናል። ሁለተኛ ደግሞ ደንበኞችን እርካታ እንዲሰማቸው እናደርጋለን እነዚህ ደንበኞች ደግሞ በጣም ደስ የሚል እርካታ ከተሰማቸው ሌላ ደንበኞችን የጠሩልናል። ስለዚህ ጥራት ያለው ስራ ማቅረብ እችላለሁ።

እኔ የምወደው የዳቦ አይነት የሀበሻ ዳቦ ነው። የሀበሻ ዳቦ ከተለያየ ነገር ይሰራል ለምሳሌ ከስንዴ ይሰራል እናቴ አብዛኛው ጊዜ ከሲንዴ ነው የምትሰራው። እና ይሄ ሲንዴ ደግሞ በውስጡ የተለያየ ነገር የያዘ ስለሆነ ይሄ ደግሞ በጣም ደስ የሚልና ጠዋት ጠዋት ደግሞ ለቁርስና ማታ ደግሞ ለመክሰስ የምንጠቀምበት የሀበሻ ዳቦ ነው። ስለዚህ የሀበሻ ዳቦ ነው እኔ የምወደው